እሺ ስራ ስራሮችን ትከተላለህ የሚጠያቂ እንደረሰኝ እንግዲህ ስራ ስራሮችን መከተል ለምን ያስፈልጋል? የስራ አሰራሮችን አለም ከተልስም ጉዳት አለ የሚሉትን እንግዲህ የስራ አሰራሮችን ማለትን ማለት ናቸው ህመቱን በዚህ አያይዘን ለማየት እንሞክራለን። እንግዲህ ስራ አሰራሮች ማለት የተለያዩ ስራዎች ሊኖሩን ይዘው የተለያዩ ተግባሮች ሊኖሩን ይችላሉ። እነዛን ስራዎች እነዛን ተግባሮች እንግዲህ በስርዓትና በቀደም ተከተል የምናከናውናቸው ከሆነ በስርዓት በቅደም ተከተል በቅድ የምንሰራቸው ከሆነ እንግዲህ ያን ጊዜ የስራ ስራዎችን ተከተል ወይም ደግሞ የስራ ስራዎችን ቅደም ተከተል ተቀጠር ይባላል ማለት ነው። ስለዚህ በቅደም ተቀጠር ሁሉም ነገር ሊቀመጥ ይገባዋል። በቅደም ተቀጠር ሁሉም ነገር አሊሰራ ይገባዋል በቅርብ ተቀጠር ሁሉም ነገር ልትተገበር ይገባዋል። ስለዚህ የተለያዩ ነገሮችን የተለያዩ ሁኔታዎችን የተለያዩ ሀሳቦችን በቅርብ ተከተል የምናወጣ የምናወጣ ከሆነ ወይም ደግሞ የምንሰራ ከሆነ። በዛን ጊዜ እንግዲህ ምን ይባላል የስራ ስራዎችን ተከተልን ወይም ደግሞ ሰራነው ደግሞ በቅድም ጠጣ በቅድም በተግባር አደረግነው ይባላል ማለት ነው። ስለዚህ የስራ ስራዎችን ትከተላለህ ወይ ለሚለው ጥያቄ አዎ እከተላለሁ። ምክንያቱም የተለያዩ ስራዎችን ስሰራ የተለያዩ ተግባራትን ሳደርግ የተለያዩ ነገሮችን ስከውን እንግዲህ በስርዓትና በእቅድ ሊሆን ይገባል ማለት ነው። ስለዚህ በቅደም ተከታይ የምሰራ ከሆነ በቅደም ተከታይ የምሰራ ከሆነ በውጤት አማርዎን እችላለሁ ማለት ነው። እንግዲህ ለምሳሌ ቡናን ሳፈላ መጀመሪያው እሳት አቀጣጥላለሁ ከዛ ቡናውን አጥባለሁ ቡናውን ካጠብኩ በኋላ በብር ምጣጣ አድርጌ እሳቱ ላይ አድርጌ እቆለዋለሁ። ከዛ ያን እኮ አለች እንግዲህ ሲበስል አወጣውና እወቅታለሁ ውቅቼ ውሃ በተጣደበት ጅብና ላይ እጨምረዋለሁ ማለት ነው። ስለዚህ ያ ሲፈላ እስከሚጠቅን ጠብቄ ቀርቼ ለሚጠጡ ሰዎች በጨውም ሆነ በስኳር በባዶም እያደረኩ እንግዲህ ለሰዎች እሰጣለሁ ማለት ነው። ስለዚህ ይሄን ነገር ቀዳም ተከተለ ወይም ደግሞ የስራ አሰራሮችን የምትተካተለው የምናደርገው ነገር ነው ማለት ነው። ስለዚህ ነገር ግን ይሄን ነገር በቅደም ተከተል ወይም ደግሞ በስራ ስራዎች ተከትለን የማንዳርገው ከሆነ ሊበላሽብን ነው። ደግሞ ቡናው ቡና ሊሆን አይችልም ማለት ነው። ምክንያቱም ለምሳሌ አሁን ብናይ መጀመሪያ ወቅትን ከዛ በኋላ ብንአጥበውና ከዛ በኋላ ብንቆለው ትክክል አይሆንም ማለት ነው። ምክንያቱም የተወቀተውና አንደኛ ትሽው ላይወቀጥልን ሁለተኛ ደግሞ ቢወቀጥልን ስናጥበው ዱቄቱ ይጠፋል ማለት ነው። ስለዚህ እንደዚህ ህክምና ከምናደርግ ይልቅ በቅደም ተከተል መጀመሪያ አጥበን ከዛ ቆልተን ከዛ ብንወቅተው እቅድ በቅደም ተከተለ ደግሞ በስራ ስራዎች መልኩ ተከትለን በንሰራው ውጤታማ የምንሆንበት እድል ሰፊ ነው ማለት ነው። ስለዚህ ውጤታማ ለመሆን የተሻለ ትርጓሜ ለመሆን የተሻለ የተሳካ ስራን ለመስራት እንግዲህ በቃ ደም ተቀጠሮችን ወይም ደግሞ የስራ ስራዎችን ተከትለን ልንተገብረው ልንሰራው የሚገባ የስራ አይነት ማለት ነው። ስለዚህ የስራ አሰራሮችን ትከተላለህ ወይ ለሚለው ጥያቄ አዎ እከታተላለሁ። ምክንያቱም የስራ አሰራሮችን ከተከተልን ውጤታማ እንሆናለን ስራ ስራቶችን ከተከተልን ትርፍም እንሆናለን። ስራ አሰራሮችን ከተከተልን እንግዲህ የተሻለ ውጤትም ማስመዝገብ እንችላለን። ማርጠብ ስለዚህም የተሻለ ውጤትማ ለማስመዝገብ የተሻለ የተሻለ ሀሳብን ለማመንጨት እንግዲህ የሰራ ተከተሮችን ስራ ስራሮችን ተከትለን እንሰራለን ተገብር ይገባል ማለት ነው። ስለዚህ የተለያዩ ስራዎችን ስንሰራ የቢሮ ስራዎች ሊሆን ይችላል። ተምርቶች ሊሆን ይችላል። የተለያዩ ነገሮችን ስንሰራ ግልም ስራ ሊሆን ይችላል። መንገስት ስራ ሊሆን ይችላል። እነዛን ስራዎች ስንተራ እንግዲህ የስራ ስራሮችን ተከትለን ልንሰራቸው ይገባል ማለት ነው። ስለዚህ የስራ አሰራሮችን ተከተል የምንሰራቸው ከሆነ የስራ አሰራሮችን በቀደም ተከተል የምናስቀምጥ ከሆነ የተለያዩ ጥቅም ውጪን እናገኛለን ማለት ነው። እንግዲህ ስራው እንዳይበራሽ ስራው እንዳይጎዳ ስራው እንዳይ እንዳይበላሽብን እንግዲህ። ስራዎችን በቀደም ተከተል ስራዎችን በጥበብ ስራዎችን በሁኔታው እንግዲህ በሚያስፈልገው መጣን የትንከባከብን እናንሰራቸው ይገባል ማለት ነው። ስለዚህ የተለያዩ ስራዎችን የተለያዩ ስራዎች ሊያጋጥሙን ይችላሉ። እነዛን ስራዎችን ግን በአግባቡ በጥበብ ልንሰራቸው ይገባል ማለት ነው። ስለዚህ የስራ ስራዎችን ተከትለህ ትሰራለህ ወይ ለሚለው ጥያቄ አውስራለሁ። ምክንያቱም የተለያዩ ጥቅሞችን ስለማገኝበት ከነዛ ውስጥ ምንድነው የሚለው እንግዲህ አንደኛው ትርፋማ ለመሆን በንግድ አለም ካለው የተለያዩ ትርፎችን ለማግኘት የተለያዩ ወጪዎችን ለመቆጣጠም እንግዲህ እጠቀምበታለሁ። ሁለተኛ ደግሞ የተለያየ ጥቅሞችን ለማኬት ምሳሌ የተለያዩ

እሺ በመስመር ላይ ትማራለህ የሚል ጥያቄ ነው የሚለው እንግዲህ በመስመር ላይ መማር ማለት ምን ማለት ነው? በመስመር ላይ መማርስ ለምን ይጠቅማል ያሚሉትን እንግዲህ ለማየት እንሞክራለን። እንግዲህ በመስመር ላይ መማር ማለት በውላይን ላይ ወይ ደግሞ በቀጥታ ስርጭት ላይ መማር ማለት ሊሆን ይችላል። እንግዲህ የተለያዩ ትምህርቶች የተለያዩ እውቀቶችን የተለያዩ ሰልጠናዎችን እንግዲህ በመስመር ላይ ልንሰለጥን እንችላለን ለምሳሌ እንግዲህ በተለያዩ ሶሻል ሚዲያዎች በተለያዩ መተግባራዎች እንግዲህ የተለያዩ ቪዲዮዎችን የተለያዩ ድራማዎችን የተለያዩ ሙዚቃዎችን የተለያዩ ፊልሞችን በማየት እንግዲህ የተለያዩ ትምህርቶችን ልንማር እንችላለን። ከነዛም በተጨማሪ እንግዲህ የተለያዩ ለምሳሌ እንግዲህ ፊልምን በማየት የተለያዩ ቋንቋዎችን መልመድ ይቻላል። የተለያዩ ቋንቋዎችን አወራራቸውን አነጋገራቸውን እንግዲህ ማወቅ ይቻላል ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ ደግሞ ሙዚቃችን በመስማት እንዴት ቃላትን መናገር የሚችሉ ቃላትን እንዴት እንደሚወረወሩ ቃላትን በፍትነት ለመናገር ቃላትን በፍጥነት ለማወቅ እንግዲህ የሚጠቅም እንግዲህ አንዱ መንገድ ነው ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ ቪዲዮዎችን በማየት የተለያዩ ጌሞችን በመጫወት የተለያዩ ነገሮችን በማድረግ እንግዲህ እኛም በመስመር ላይ ልንማር እንችላለን ማለት ነው። ስለዚህ የተለያዩ ተግባሮችን በማድረግ የተለያዩ ነገሮችን በማድረግ እንግዲህ ኦንላይን ላይ ትምህርቶችን እንድንወስድ ከኦላይን ላይ ትምህርቶችን እንድንሰለጥን እንችላለን ማለት ነው። ስለዚህ በመስመር ላይ ትማራለህ ወይ የሚለው ጥያቄ አዎ እማራለሁ። ምክንያቱም በመስመር ላይ መማሬ ብዙ ጥቅሞችን ይሰጡኛል ከነዛም ውስጥ እንግዲህ የመጀመሪያው እና ዋነኛው ምንድነው? ቢባል በመስመር ላይ መማር እንግዲህ አንደኛ ጊዜን ይቆጥብልኛል። ሁለተኛ ደግሞ ጉልበትን ይቆጥብልኛል። ማለትም እንግዲህ ወደ ትምህርት ቤት የሚሄድበትን ጊዜ ለምሳሌ ከትምህርት ቤቴ ሩቅ ሊሆን ይችላል ትምህርት ቤቴ ሩቅ ሊሆን ይችላል። ወደዛ የሚሄድበትን ጊዜ እዚሁ ቤት በመስመር ላይ ብማርበት ወይም ደግሞ በመስመር ላይ የተለያዩ እውቀቶችን ብገበይበት ብዙ እውቀትን ለማግኘት እችላለሁ ማለት ነው። ከዛ በተጨማሪ እንግዲህ የጉዞ ወጪዎቼን የጉዞ ድካሜን ይቀንስልኛል። እንግዲህ የተለያዩ ትምህርት ቤቶች ለመሄድ የተለያየ እርቀትን መኳዝ ይኖርብኛል ያን ርቀት ስጓዝ እንግዲህ ወይ በእግሬ በጎልበቴ እሄዳለሁ ማለት ነው። ጎልበቴ እየደከመ እየደከመኝ ሊሄድ ይችላል። ከዛ በተጨማሪ ደግሞ በመኪና ሊሄድ እችላለሁ በመኪና ሲሄድ ደግሞ ገንዘቤን አጣለሁ ማለት ነው። ስለዚህ ሁለት ጥፋት ነው የሚሆነው። አንደኛ ጉልበቴን የማጣበት ሁለተኛ ደግሞ ገንዘቤን የማጣበት ነገር ነው ማለት ነው። ስለዚህም ያን ነገር ከማጣ ይልቅ እቤቴ ቁጭ ብዬ በትንሽ ኢንተርኔት እየተጠቀምኩኝ እንግዲህ የተለያዩ የመስመር በመስመር ላይ የሚማሩ ትምህርቶችን እማራለሁ ማለት ነው። ለምሳሌ እንግዲህ በመስመር ላይ የተለያዩ ስህተቶችን ልማር ይችላለሁ። የተለያዩ የኮምፒውተር ተግባሮችን ልማር እችላለሁ። ከዛ በተጨማሪ እንግዲህ በስመ መንስመር ላይ የተለያዩ እውቀቶችን ላገኝ እችላለሁ። እንግዲህ ዘመኑ የዲጂታል ዘመን ነው ዘመኑ እያደገ የሄደ ዘመን ነው። እንግዲህ በዚህ ዘመን ብዙ ትምህርቶች አሉ ብዙ ስልጠናዎች አሉ። እነዛን ስልጠናዊ ሰልጥኜ እነዛን ስራዎች ሰርቼ የተለየ ደረጃ ላይ የተለየ ቦታ ላይ የተለየ ሁኔታ ላይ ለመድረስ እንግዲህ ለመብቃት እጥራለሁ ማለት ነው። እንግዲህ በመስመር ላይ ትምህርትን የመማር ከሆነ በመስመር ላይ ትምህርትን የሚሰጡ ነገሮች ካሉ እንግዲህ እነዛን ትምህርቶች በመምህር እነዛን ትምህርቶች በማ በማ በማ እነዛን ትምህርቶች በማካሄድ እነዛን ትምህርቶች በማሰላሰል እነዛን ትምህርቶች በማውሰድ እንግዲህ የተለያዩ እውቀቶችን ለመገብየት የተለያዩ እውቀቶችን ለመስራት የተለያዩ እውቀቶችን ለማከናወን ይጠቅመኛል ማለት ነው። ስለዚህ በመስመር ላይ ትማራለህ? ለሚለው ጥያቄ አሁን እማራለሁ። ምክንያቱም በመስመር ላይ መማሬ ብዙ ጥቅሞችን ስለሚሰጠኝ ከነዛም ውስጥ እንግዲህ መጀመሪያም የጎልበቴን ወጪ ስለሚቀንስ ማለትም የተለያዩ ርቀት ያላቸው ቦታዎች ሄጄ ከምማር ይልቅ እዚሁ በቅርቡ ብመማር የተለያዩ ጉልበቶችን ቆጥባለሁ። ከዛ በተጨማሪ እንግዲህ የተለያዩ ገንዘቦችን ልቆጥብብት የምችል መንገድ ማለት ነው። እንግዲህ የተለያየ ርቀትን ሄጄ ከምማር የተለያየ ክፍያን ለትምህርት ቤት ከመከፈል ይልቅ እዚህ በመስበር ላይ የተለያዩ ትምህርቶችን ብማር እንግዲህ ተጠቃሚ እሆናለሁ ማለት ነው። ከዛ በተጨማሪ እንግዲህ ምን ይቀንስልኛል ብል እንግዲህ ሰአቴን አላባክንም ማለት ነው። እንግዲህ እዛ በመሄድ የተለያዩ ጨዋታዎች ይኖራል የተለያዩ አስደናቂ ነገሮች በመንገድ ላይ ይኖራሉ። እነሱን እየየሁ ስሄድ እነሱን እየየሁ ሳስብ እንግዲህ ሰአቴን ላባከን እችላለሁ። ከዛ በተጨማሪም ትምህርት የሚጀምሩበት ሰዓት የነሱ

እሺ መንገድህን ስም ታውቀዋለህ ወይ? ለሚለው ጥያቄ የተሰጠኝ እንግዲህ የመንገዴ ስም። አውቀዋለሁ እንግዲህ የመንገድ ስም ማለት መጀመሪያ ምን ማለት ነው? የምለው ስናይ እንግዲህ የመንገድ ስም ማለት የተለያዩ መንገዶች አሉ የተለያዩ አዋራ ጎዳናዎች አሉ እነዛ መንገዶች እነዛ ቦታዎች እንግዲህ ስም ሊኖራቸው ይገባል የተለያዩ ስሞች። ለመጠሪያ ነው ወይም ደግሞ ያገለግላሉ ለምሳሌ እንግዲህ አንድን ቦታ ለመለያነት ወይም ደግሞ አንድን ቦታ። ከሌሎቹ ለመለየት እንግዲህ የተለያዩ ስሟችን የተለያዩ ስሟችን ልንሰጠው እንችላለን ከነዛም ውስጥ እንግዲህ የመጀመሪያው ምንድነው? የሚባል የተለያዩ ስሞችን መስጠት ነው ማለት ነው። ስለዚህ እነዚህን ስሞች በመስጠት እነዚህን ተግባሮች ማድረግ እንግዲህ የተለያዩ የተለያዩ መንገዶችን ስም ልናወጣላቸው እንችላለን። ከነዛም ውስጥ እንግዲህ የመጀመሪያው ምንድነው? የሚባል እንግዲህ የተለያየው ጎዳናችን እንግዲህ ስም እናወጣላችኋለን እንግዲህ የተለያዩ መንገዶች ይኖራሉ። ወደ ተወርተው የምንሄድባቸው መንገዶች ወይ ደግሞ ከሀገር ወደ ሀገር የምንሄድባቸው መንገዶች ወይም ደግሞ የተለያየው መንገዶች ሊኖሩ ይችላሉ። ለነዛ መንገዶች እንግዲህ ስም ማውጣት ይኖሩብናል እነዛው መንገዶች ለመለየት እነዛው መንገዶች ከሌላው መንገድ እንግዲህ ለመለየት እንግዲህ ስም ልናወጣላቸው ለእያንዳንዱ መንገድ ስም ልናወጣለት ይገባል። ያንን የምናወጣ ከሆነ ምንድነው? ጠቅሙ የሚባል እንግዲህ የተለያዩ ሰዎች ያንን መንገድ ለመጥቀስ ሲፈልጉ የተለያዩ ነገሮች ላይ ያ መንገድ ለመጻፍ ሲፈልግ ድርሰቶች ላይ ለመጻፍ ሲፈልግ የተለያዩ ቦታዎች ላይ እንግዲህ ያን መንገድ ለመጻፍ ሲፈልግ ሰዎች በቀላሉ እንዲረዱት ሰዎች በቀላሉ እንዲያስታውሱት የሚያደርግ ነገርን ይዘን እንግዲህ ስም ልናወጣለት የምንሽርበት መንገድ አለ ማለት ነው። ስለዚህ ከታሪካዊ አንፃር ሊሆን ይችላል ከተለያዩ ባህላዊ አንፃራት ሊሆን ይችላል ከተለያዩ ሃይማኖታዊ አንፃር ሊሆን ይችላል። የአንድን ሀገር ወይም ደግሞ የአንድን መንገድ ወሰን ልናወጣ እንችላለን ማለት ነው። ስለዚህ የተለያዩ ስሞች ሊኖሩት ይችላሉ። ከእነዛም ውስጥ እንግዲህ የአዋዛ መንገድ ሊሆን ይችላል። የተለያዩ መንገዶች ስም ሊሆን ይችላል። እንግዲህ የተለያዩ በረሃማ ከሆነ በረሃ ስሞች። የቆልድ ደጋማ ከሆነ የደጋ ስሞች። እያደረግን እያፈራረቀን እንግዲህ ስም ልናወጣለት እንችላለን ማለት ነው። ስለዚህ ምንገድህን ስም ታውቀዋለህ? ለሚለው ጥያቄ አዎ አውቀዋለሁ የኔ የመንገድ ስም እንግዲህ ምን ይባላል ቢባል እንግዲህ አውራው ጎዳ ነው። ወይም ደግሞ የሚዛን መንገድ በመባል ይታወቃል እንግዲህ አይ ይሄ መንገድ በጣም ትልቅ እና ሰፊ የሆነ የተለያዩ መኪኖችን የሚያሳልፍ የተለያዩ መኪኖችን የሚያስተናግድ መንገድ ነው ማለት ነው። ስለዚህ ይሄ መንገድ በጣም ሰፊ እና ትልቅ የሆነ የተለያዩ ነገሮችን ሰዎችን ለመሄድ ለመራመጃነት የሚያገለግል የመንገድ አይነት ነው ማለት ነው። ስለዚህ ይሄን መንገድ የሚዛን ጎዳና ወይም ደግሞ የሚዛን መንገድ በምባል ይታወቃል ማለት ነው። በጣም ተጨማሪ እንግዲህ የተለያዩ መንገዶች አሉ። የተለያዩ ቦታዎች ላይ የምንሄድበት የምንራመድበት መኪኖችን የምንነዳበት ቦታ ይኖራል ማለት ነው። ያን ቦታ እንግዲህ የተለያዩ ስሞችን ልንሰጠው እንችላለን የተለያዩ ሀሳቦችን ልናቀርብለት እንችላለን ከነዛ ውስጥ እንግዲህ የመጀመሪያው ስም ሊሆን የሚችለው የተለያዩ በአካባቢው የሚጠሩ ስሞችን እንግዲህ ለሱ መጥራት ማለት ነው። የሀዋሳ መንገድ ሊሆን ይችላል አዲስ አበባ መንገድ የተለያዩ መንገዶች እያሉ እንግዲህ ልጠራው እችላለሁ ማለት ነው። ስለዚህ ስለዚህ የመንገድን ስም ታውቃለህ ወይ? ለሚለው ጥያቄ አውቃለሁ። ምክንያቱም የተለያዩ ስሞችን ስለምናወጣ የተለያየው ለሰውም ሆነ ለእንስሳት ስም እናወጣለን ከዛ በተጨማሪ ደግሞ ለሀገር ስም እናውጣለን ከዛም አልፈን ደግሞ ለመንገዶችም ስም ስለምናወጣ ማለት ነው። ስለዚህ የተለያዩ ስሞች ሊኖሩን ይገባለ የተለያዩ ስሞች ልንጠራበት የምንችላቸው ስሞች ሊኖሩ ይገባል። ምክንያቱም አንድን ቦታ መንገድ ከአንድ ቦታ ለመለየት አንድም መንገድ ከሌላው ለመለየት ስም ያስፈልጋል ማለት ነው። ስለዚህ የተያዩ ስሞችን በማውጣት እንግዲህ መንገዶችን በቀላሉ ለመለየት መንገዶችን በቀላሉ አለመንገ በትምህርትም ሊሆን ይችላል። በተለያዩ መልኩ ስናገኘው የሆነ ቦታ ላይ በቀላሉ ለማወቅ እንዲመቸን እንግዲህ የተለያዩ የመንገድ ስሞችን ልናውጣ ያስፈልጋል ብዬ አስባለሁ ማለት ነው። ስለዚህም የተለያዩ ስሞችን በማውጣት የተለያዩ አሳቦችን በማቅረብ እንግዲህ በተለያየ ጊዜ በተለያየ ሁኔታ በተለያየ ሰዓት እንግዲህ ስሞችን ልናወጣ ስሞችን ልንጠቀምበት ይገባል ብዬ አስባለሁ ማለት ነው። ስለዚህ የመንገድህን ስም ታውቃለህ? የሚለው ጥያቄ እንግዲህ የዚህ መንገድ ስም አውቀዋለሁ እንግዲህ ስም እንግዲህ የሚዛን ጎዳና የአዲስ አበባ መንገድ የሀዋሳ መንገድ በመባል እንግዲህ ይታወቃል ብዬ አስባለሁ ከዛ በተጨማሪ እንግዲህ ባህር ዳር የምንሄድበት መንገድ አለ ባህር ዳር መንገድ ይባላል ያም እንግዲህ እንደዛ በመባል ይታወቃል

እሺ ዜና በመስመር ላይ ታነባለህ ወይ የሚለው ጥያቄ ነው? የደረሰኝ እንግዲህ ዜና በመስመር ላይ ማንበብ ምን ጥቅም አለው? ዜና በመስመር ላይ ማንበብ? ምን ጉዳቶች አለው የተለያዩ ነገሮችን እንግዲህ እያነሳን ለማየት እንሞክራለን። እንግዲህ ዜና ማለት እንግዲህ የተለያዩ አዳዲስ ነገሮችን የተለያዩ ሀሳቦችን የተለያዩ እውቀቶችን የተለያዩ በጊዜው የተፈጠሩ ነገሮችን እንግዲህ አያይዘን ለማህበረሰቡ የምናቀርብበት ለቤተሰቦቻችን እና ለተለያዩ ሰዎች የምንናገርበት ለስራ ባልደረቦችን ሆነ ለተለያዩ ሰዎች እንግዲህ የምናሳውቅበት ስለ ሀገር ጉዳይ ሊሆን ይችላል ስለ ቤተሰብ ጉዳይ ሊሆን ይችላል ስለ ማህበረሰባዊ ጉዳይ ስለተለያዪ ጉዳዮች እንግዲህ እያነሳን የምናወራበት ወይም ደግሞ የምንነጋገርበት ያ እንግዲህ ዜና ይባላል ማለት ነው። እንግዲህ ዜና ብዙ ጥቅሞች ያሉት ብዙ ተግባራትን የያዘ ብዙ ሀሳቦችን በውስጡ የያዘ ያ እንግዲህ ዜና በመባል ይታወቃል ማለት ነው። ስለዚህ ዜና በመስመር ላይ ታነባለህ ወይ የሚለው ጥያቄ አዎ አነባለሁ በሚል እንመልሰዋለን ማለት ነው። እንግዲህ ዜና በመስመር ላይ ማንበብ ምንድነው? ጥቅሙ ዜና በመስመር ላይ ባናነብስ ምን ይፈጠራል? የሚሉትን እንግዲህ ለማየት እንሞክራለን ማለት ነው። እንግዲህ ዜና በመስመር ላይ የምናነብ ከሆነ ዜና በመስመር ላይ የምንናገር ከሆነ ዜና በመስመር ላይ የምንሰማ ከሆነ የምናዳምጥ ከሆነ የተለያዩ እውቀቶችን የምንገበይበት የተለያዩ እውቀቶችን የምንሰማበት የተለያዩ ሰልጣኖችን የምንሰለጥንበት ማለትም ስለ አለማዊ ጉዳይ ወይም ደግሞ ስለ አሁናዊ ጉዳይ ሊሆን ይችላል የተለያዩ ነገሮች ሊፈጠሩ ይችላሉ በአድማጭ ላይ የተለያዩ ችግሮች ሊፈቱ ይችላሉ። የተለያዩ ነገሮች ይፈጥራሉ እነዛን ችግሮች ከተፈጠሩ እነዛን እንዴት መፍታት እንዳለብን የምንማማርበት እነዛን መፍታት እንዴት እንዳለብን የምንሰባሰብበት መፍትሄ የምናመጣበት መፍትሄ የምንወስድበት መፍትሄ የምንፈልግበት እንግዲህ አንዱ መንገድ ማለት ነው። ስለዚህ ዜና በመስመር ላይ ታነባለህ ወይ ለሚለው ጥያቄ? አዎ አነባለሁ። ምክንያቱም እንግዲህ ስራ ስለሆነ ነው ማለት ነው። እንግዲህ የተለያዩ ስራዎች የስራ ዘርፎች አሉ የተለያዩ የስራ ዘርፎች መስኮች አሉ ከነዛም ውስጥ እንግዲህ አንደኛው ዜና ማንበብ እንግዲህ የስራ ዘርፍ ነው ማለት ነው። እንግዲህ በተለያዩ ጊዜያት በተለያዩ ትምህርቶች ተምረን እንመርቃለን እንግዲህ እነዛን ትምህርቶች ተምረን ከተመረቅን በኋላ በተለያዩ ስራዎች እንሰማራለን ማለት ነው። እንግዲህ ኢኮኖሚክስ የተማረው ወደ ኢኮኖሚክስ ሂስትሪ ታሪክ የተማረው ወደ ታሪክ ጥናቱ ይገባል የተለያዩ ጂኦግራፊ ወይም ደግሞ ስለ ማህበራዊ ሁኔታ የተማረ እንግዲህ ወደ ማህበራዊ ቦታ ሄዶ ስለ ጤና የተማረ ስለ በጤና ቦታ ሄዶ የተለያዩ አገልግሎቶችን ይሰጣል ማለት ነው። እንደዚሁም እንደዚሁም ደግሞ እኔ በዜና አንባቢነት ወይም ደግሞ በዜና ተንታኝነት የተማርኩ ስለሆነ ስለዚህ በዛ ሙያዬ ልሰራበት የሚገባ ሙያ ነው ማለት ነው። ስለዚህ በዛ ስራዬ ለመስራት እንግዲህ ዜና በመስመር ላይ አነባለሁ ማለት ነው። እንግዲህ የተለያዩ ዜናዎችን እፈልግና የተለያዩ ዜናዎችን ሳስል ቀኑን ሙሉ ሳስስ ውዬ ወይም ደግሞ ባልደረቦቼም አሉ ከእነሱ ጋር የተለያየ መረጃዎችን ስንፈልግ ውለን የተለያዩ መረጃዎችን ስንጠይቅ ስናስስ እንውልና ማታ ላይ ወይም ሁለት ሰዓት ላይ ወይም ደግሞ ዜና በምናቀርብበት ሰዓት እንግዲህ የተለያዩ አዳዲስ ነገሮችን ለማህበረሰቡ የምናሳውቅበት የተለያዩ ሀሳቦችን ለማህበረሰቡ የምንናገርበት የተለያዩ ነገሮችን እንግዲህ የምናስረዳበት የምንተገብርበት ሰዓት ነው ማለት ነው። ስለዚህ ዜና በመስመር ላይ ተነባለሁ ወይ ለሚለው ጥያቄ? አዎ አነባለሁ። ምክንያቱም የተለያዩ ጥቅሞችን ስለሚሰጠኝ አንደኛ እንግዲህ የስራ ዘርፌ ነው የስራ ዘርፌን በስራ በምስራበት በጊዜ ስራ ዘርፌን በጠንክሬ በምስራበት ጊዜ የተለያዩ ደሞዞችን አገኝበታለሁ ማለት ነው። እንግዲህ በመስራቴ የተለያዩ ደሞዞች ይከፈሉኛል ያን ደሞዝ እንግዲህ ለመጠቀም ያንደሞዝ ለመጠቀም እንግዲህ ምን ዜናዋን አነባለሁ ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ ጥቅማ ጥቅሞችን አገኝበታለሁ። ከነዛም ውስጥ እንግዲህ የተለያዩ የስራ እድገቶችን ላገኝበት እችላለሁ። ለምሳሌ በደንብ ጠንክሬ ማነብ ከሆነ በደንብ ጠንክሬ የምሰራ ከሆነ የተለያዩ የስራ እርገቶችን አገኝበታለሁ። ከዛ በተጀማሪ ደግሞ የተለያዩ የተለያዩ ስልጠናችን በመሰልጠን ትምህርቴን በመማር እንግዲህ የስራ እድገትን ላገኝ እችላለሁ። ከደሞዝ ጭማሪ በተቻለ ባለፈ የስራ እድገት እንዳገኝበት እችላለሁ። የተለያዩ የቤት ክራዮችን ሊከፈልልኝ ይችላል የተለያዩ የህክምና ሊከፈልልኝ ይችላል የተለያዩ ጥቅማጥቅሞችን እንግዲህ የማገኝበት ነው ማለት ነው። ስለዚህ ዜና በመስመር ላይ የማነብ ከሆተ ለሰዎቹ የተለያዩ መረጃዎችን የምሰጥበት መንገድ አለ። ከዛ በተጨማሪ ደግሞ ለኔም የተለያዩ ጥቅሞቼን የማገኝበት እንግዲህ አሪፍ ሀሳብና አሪፍ መንገድ ነው ብዬ አስባለሁ ማለት ነው። ስለዚህ ዜና በመስመር ላይ ታነባለህ ወይ ለሚለው ጥያቄ አዎ አነባለሁ ምክንያቱም የተለያየ ጥቅሞቼን የተለያየ ተግባራችን

"ሹራብ መስፋት ትችላለህ?" የሚል ጥያቄ ነው የደረሰኝ። እንግዲህ ሹራብ መስፋት ለምን ያስፈልጋል? ሹራብ መስፋት ምንድን ነው ጥቅሙ? ሹራብ መስፋት ምን ጥቅሞች አሉት? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ ሹራብ ማለት ለተለያዩ ጊዜ በተለያዩ ጊዜያት ብርድ ሊሆን ይችላል፤ በተለያዩ፣ በብርድ ቀን፣ በቀዝቃዛ ቀናት፣ በተለያዩ ነፋሻማ ቀኖች እንግዲህ ሹራቦችን ልንለብስ እንችላለን። ሹራቦች እንግዲህ ለልብስነት የሚያገለግሉ ወይም ደግሞ ከብርድ ራሳችንን የምንጠብቅበት አንዱ መንገድ ነው። ያንን ሹራብ በመልበስ፣ ያን ሹራብ በመጠቀም እንግዲህ የተለያዩ ብርዶችን ማስወገድ እንችላለን። ስለዚህ ሹራብ ማለት ከተለያዩ ክሮች የሚሰራ፣ ከተለያዩ ዲዛይኖች የተፈበረከ፣ እንግዲህ ወይም ደግሞ የተሰፋ ልብስ ይባላል ማለት ነው። ስለዚህ "ሹራብ መስፋት ትችላለህ ወይ?" ለሚለው ጥያቄ፣ አዎ እችላለሁ፤ ምክንያቱም የተለያዩ ሐሳቦችን፣ የተለያዩ ሹራቦችን እንግዲህ ሰርቼ ስለማውቅ ነው፤ እንግዲህ የተለያዩ ሹራቦችን ስለተለያዩ፣ የተለያዩ ሹራቦችን ስሰፋ እውላለሁ። እንግዲህ በዚያን ጊዜ የተለያዩ ጥቅሞችን እናገኛለሁ ማለት ነው። እንግዲህ ሹራብ መስፋት የለመድኩት ከድሮ ጀምሮ ነው፤ እንግዲህ ድሮ የተለያዩ ስራዎችን ስሰራ፣ የተለያዩ ተግባራትን ሳከናውን እንግዲህ የተለያዩ ስራዎችን በምሰራበት ጊዜ አንደኛ የለመድኩት ሹራብ መስፋት ነው ማለት ነው። ስለዚህ ሹራብ በተለያየ ጊዜ ሰፍቻለሁ፤ በተለያዩ ሁኔታዎች ለብሻለሁ ማለት ነው። ስለዚህ የተለያዩ ሹራቦችን ስለብስ፣ የተለያዩ ሹራቦችን ስሰፋ እንግዲህ የተለያዩ ጥቅሞችን አገኝበታለሁ። አንደኛ እንግዲህ ሹራቦችን በመስፋት እሸጣለሁ ማለት ነው፤ እንግዲህ የተለያዩ ገቢዎችን ለማግኘት የተለያዩ ጥቅማ ጥቅሞችን ለማግኘት እንግዲህ የተለያዩ ሹራቦችን በመሸጥ እንግዲህ አሹራቦችን ለሽጬ የተለያዩ ነገሮችን መግዛት እችላለሁ ማለት ነው እንግዲህ የተለያዩ ሽራቦችን ከመስፋት እችላለሁ ከዛ እነዛን ሹራቦች እሰፋና እሸጣቸዋለሁ ማለት ነው እንግዲህ እነዛን ስሸጣቸው ገንዘብ አገኝባቸዋለሁ ያን ገንዘብ ደግሞ ለተለያዩ ጥቅሞች መግዣ አደርግበታለሁ ማለት ነው እንግዲህ ቤቴ ውስጥ ምንም ላይኖር ይችላል እንግዲህ የተለያዩ አልጋዎችን ልገዛበት የሚችል የተለያዩ ሶፋዎችን ልገዛበት የሚችል ብሬን አጠራቅሜ ወይም ደግሞ ሹራቤን ሽጬ የተለያዩ ብሮችን አጠራቅምና እንግዲህ ለወደፊት ህይወቴ የሚያገለግለኝን ነገር ወደፊት እጠቀምበታለሁ ብዬ የማስበውን ነገር እንግዲህ የምገዛበት መንገድ ያመቻችልኛል ማለት ነው ስለዚህ የተለያዩ ሹራቦችን በመስፋት የተለያዩ ሹራቦችን በመስራት እንግዲህ የተለያዩ ገንዘቦችን መስራት እችላለሁ ማለት ነው ከእኔም አልፎ እንግዲህ ቤተሰቦቼን የተሻለ ህይወት ላይ ለማድረስ የተለያዩ የተሻለ የሚፈልጉትን ነገር ለማሳካት ለምሳሌ መኪና ሊፈልጉ ይችላሉ ቤት ሊፈልጉ ይችላሉ የተለያዩ ቁሳቁሶችን ሊፈልጉ ይችላሉ እንግዲህ የሰው ልጅ ፍላጎት አያልቅም እነዛን ፍላጎቶች እንግዲህ ለማሟላት እነዛን ፍላጎችን ለማሳካት በሙሉ ለሙሉ ሳይሆንም በግማሽም ግን ቢሆን የተለያዩ ነገሮችን በማድረግ ለማገዝ ለማገዝ እንግዲህ የተለያዩ ሹራቦችን በመስፋት የተለያዩ ሹራቦችን ሰፍቶ በመሸጥ እንግዲህ ቤተሰቦችን አግዛለሁ ማለት ነው ከዛ በተጨማሪ እንግዲህ ማህበረሰቡን ለማህበረሰቡ የስራ እድል ለመፍጠር እችላለሁ ማለትነው እንግዲህ የተለያዩ የሹራብ አሰራሮችን በማስተማር ድርጅቶችን በመክፈት እንግዲህ የተለያዩ ሰዎች ድርጅቶች እንዲሰሩ ሹራቦችን እንዲያመርቱ ሹራቦችን እንዲሰፉ በማድረግ እንግዲህ አበረታትቼ ወይም ደግሞ የነሱን ማህበረሰቡን አነሳስቼ በማነቃቃት እንግዲህ በመምራት እንደ አለቃ በመሆን እንደ አለቃ በማሰብ እንደ አለቃ ሰዎችን በማስረዳት በማገዝ በማሰልጠን እንግዲህ የተለያዩ ሹራቦችን እንዲሰሩ በማድረግ እንግዲህ የራሳቸውን የገቢ ምንጭ እንዲያገኙም ደግሞ ቤተሰቦቻቸውን እንዲረዱ ከዛም አልፈው ደግሞ የተሻለ ህይወትን ለቤተሰቦቻቸው እንዲሰጡ የተሻለ ህይወትን ለሀገራቸው እድገት እንዲያበረከቱ እንግዲህ የማደርግበት አንዱ መንገድ ነው ማለት ነው ስለዚህ አሽራቦችን መስፋት ትችላለህ ወይ ለሚለው ጥያቄ አዎ መስፋት እችላለሁ እንግዲህ ሹራቦችን ለመስፋት ክር ያስፈልጋል የተለያዩ መሳሪያዎች ያስፈልጋሉ እነዛ መሳሪያዎች ካስፈለጉም ካገኘን በኋላ እንግዲህ ሹራቡን መስፋት ነው ማለት ነው ስለዚህ ሹራብ መስፋት ቀላል ነገር ነው ሹራብ መስፋት በጣም ትንሽ ነገር የሚጠይቅ ነገር ነው ስለዚህ የተለያዩ ሹራቦችን በመስፋት የተለያዩ ሹራቦችን በማዘጋጀት እንግዲህ እውቅ የተለያዩ ገንዘቦችን መስራት ይቻላል ገንዘቦችን የምንሰራ ከሆነ ደግሞ የተለያዩ እውቀት ሊኖረን ይገባል ቤተሰቦችን የምንጦርበት ቤተሰቦችን የምንአግዝበት ቤተሰቦቻችን የምረዳበት መንገድ አለ ማለት ነው ስለዚህ ቤተሰቦችን ለመረዳት ለማገዝ የተለያዩ ሹራቦችን በመስፋት ልንሸጥ ይገባል ማለት ነው ከዛ በተጨማር እንግዲህ ከመሸጥም አልፈን የተለያዩ ሹራቦችን ሰፍተን ወይም ደግሞ አሰርተን ልንለብሳቸው ይገባል ማለት ነው ከብርድ የምንከላከልበት ከሙቀት ራሳችንን ወደ ሙቀት የምንመልስበት አንዱ መንገድ ስለሆነ

እሺ ሃይማኖታዊ ግብር ታከብራለህ ወይ የሚለው ጥያቄ ነው የደረስኩኝ እንግዲህ ሃይማኖታዊ ግብር ማለት ምን ማለት ነው? ሃይማኖታዊ ግብር ማለት? ለምን ይጠቅማል ሃይማኖታዊ ግብር ምን ምን አያ ጥቅም ይቻላል? ሃይማኖታዊ ግብር ብዙ ጥቅሞች ልናወሩት ይዣሉ ከነዛም ሙካከል እንግዲህ ሃይማኖታዊ ግብር የሚባሉትን ልንዘረዝር እንችላለን። ማጥና ስለዚህ ሃይማኖታዊ ግብር ማለት ምን ማለት ነው? የሚለውን መጀመሪያ ስናይ እንግዲህ ሃይማኖታዊ ግብር ማለት ምን ማለት ነው? ማለት እንግዲህ ሃይማኖታዊ ስርዓቶችን ሃይማኖታዊ ባህሎችን ሃይማኖታዊ ስርዓቶችን እንግዲህ ታከብራለህ ወይ ለማለት ይመስለኛል። እንግዲህ የተለያዩ የሃይማኖታዊ ባህሮች አሉ የተለያዩ የሃይማኖታዊ ግብሮች አሉ እነዛን ግብሮች እንግዲህ ታከብራለህ ወይ የሚል ጥያቄ ይመስለኛል። እንግዲህ ሀሳቡ ስናየው ለማብራራት እንግዲህ በሰፊው ለመብራራት እንሞክራለን። የተለያዩ ሀሳቦችን በማንሳት የተለያዩ እርሰ ጉዳዮችን በማንሳት እንግዲህ ከዚሁ ጋር በማያያዝ ከርዕሰ ጉዳዩ ስንወጣ የተለያዩ ሀሳቦችን ለመጥቀስ እንሞክራለን። ስለዚህ ሃይማኖታዊ ግብር ታከብራለህ ወይ ለሚሮጥ? የተላያዩ ሃይማኖታዊ ግብሮች ሊኖሩ ይችላሉ። ለምሳሌ በዓላትም ማክበር ሊሆን ይችላል። የተለያዩ በሃይማኖት መካከል ያሉ ባላት አሉ። እነዛን ባላት እንግዲህ ማክበር ራሱ እንደ ግብር ማክበር ይባላል። እንግዲህ የተለያዩ ሃይማኖት በዓሎች ሊኖሩ ይችላሉ። ለምሳሌ መስቀል ሊሆን ይችላል ወይም ደግሞ ጥምቀት ሊሆን ይችላል የተለያዩ ባላት ሊኖሩ ይችላሉ እነዛን ባላት የምናከብርበት እነዛን ባላት የምንናገርበት እነዛን በዓላት የምንዘረዝርበት አንዱ መንገድ እንግዲህ የመንታ ክብር ማለት ይቻላል። እንግዲህ ማስቀረንን የምናከብር ከሆነ የተለያዩ እንጨቶችን በመደርደር የተለያዩ እንጨቶችን በማከማጨት የተለያዩ እንጨቶችን በመልቀም አንድ ላይ በማቀማጨት እንግዲህ በእሳት አቀጣጥለን የተለያየው ጸሎቶችን እያደረገኝ የተለያዩ ጸሎቶችን እያስተጋባን እንግዲህ እየጸለየን የተዳየውን መዝሙሮችን እየዘመርን ለምናከብረው አንዱ ግብር ነው ማለት ነው። ስለዚህ ምናምን ወጥታዊ ግብር ታከብራለህ ወይ ለምንድነው ጥያቄ? አውቀብራለሁ እነዛን ማድረጌ ምን ተክመኛ እነዛ ማድረጌ ምን ይሆኛል የሚለውን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ የሃይማኖታዊ ግብርን የምናከብር ከሆነ የሃይማኖታዊ ግብርን የምናከናውን ከሆነ እንግዲህ ብዙ ጥቅሞችን የምናገኝበት የምንችለው መንገድ ነው። አንዱን መንገዴ የመርታ ግብር የምናከብር ከሆነ በፈጣሪያችን ዘንድ ታታም ተወዳጅ እንሆናለን ማለት ነው። ስለዚህ ሃይማኖታዊ ግብሮችን ምላካውርኮኔ ሃይማኖታዊ ግብሮችን ምን አልተካከለ ከሆነ በአምላካችን ዘንድ ተወዳጅ ይኖራል። ምክንያቱም እሱ የሚፈልገውን ነገር እሱ የሚወደውን ነገር እያደረግን ስለሆነ ሰው የሚል የሚመኝልን ቦታ ላይ የመድረስ እድላችን ከፍተኛ ነው ማለት ነው። ለምሳሌ ገነት ለመውረስ የተለያዩ እግሮችን ማድረግ አድርገህ ይጠበቅብናል መጽዋም ይጠበቅብናል። መጽዋም ማለት እንግዲህ ከመገመት ቀርቀር ከተለያዩ ከአስተያየት ነገሮች ራስህን መጠበቅ ከሴቶች ቢሆን ይችላል። እንስሳት ተዋጽኦ የሆኑ ምግቦችም ሊሆን ይችላል። ከተለያዩ ሀሳቦች የራስን መራቅ ከመጥፎ ነገር ራስን መራቅ ነው ማለት ነው። ስለዚህ ልንጾም እንችላለን ከዛም አልፎ ደግሞ የተለያዩ ባላትን እናከብር እንችላለን። ልንሰግር እንችላለን። መስገድ ማለት ለፈጣሪያችን የምንበረከክበት አንዱ መንገድ ነው። ስለዚህ እየሰገድን እናቀብረው እንችላለን። የተለያዩ ነገሮችን እናድርጋለን ከዛ በተጨማሪ እናስቀድስ እንችላለን። የተለያዩ ጸሎቶችን ልናደርግ እንችላለን። እንዴት ጸሎት ማድረግ አንዱ ግብር ነው። ስለዚህ የተለያዩ ጸሎቶችን በማድረግ የተለያዩ ሃይማኖት ጸሎቶችን በማድረግ እንግዲህ ግብርን እናከብራቸው የገባን መምህር በተጨማሪ እንግዲህ የተለያየው ቤተክርስቲያኖችን በመስራት ሊሆን ይችላል ለተለያዩ ሰዎች በመስዋዕት ወይም ደግሞ የተለያየ የተላቡ ሰዎችን በመርዳት የተለያየ ሰው የተቸገሩ ሰዎችን በመርዳት ልንጠብቀው እንችላለን ማለት ነው። እንግዲህ ሃይማኖታዊ ግብሮች ማለት እንግዲህ የተለያዩ ስራዎች በስራት ማለት ነው። እነዛን ስራዎች የምናከብር ከሆነ ግድል እነዛ ስራዎች የምናከብር ከሆነ ሃይማኖታዊ ግብርን አከበርን ሃይማኖታዊ ግብርን ተጠቀምን ወይም ደግሞ አተዋህደን ይባላል። ምትሮች ስለዚህ ሃይማኖተ ግብርን ታከብራለህ የለም ጥያቄው? አከብራለሁ ምክንያቱም የተለያዩ ጥቅሞችን የተለያዩ ሀሳቦችን የተለያዩ ነገሮችን አለማግኘት ስል እንግዲህ የተለያዩ የአማኖታዊ ግብሮችን አከብራለሁ ማለት ነው። ስለዚህም የሃይማኖታዊ ግብር ማክበር ብዙ ጥቅሞች አሉ። ከነዛ እምስት እንግዲህ አንደኛው ወደ ፈጠራችን የምንመለስበት ወደ አምላካችን የምንመለስበት ወደ አምላካችን ለምንገሰግስበት አንዱ መንገድ ነው ማለት ነው። ሰው በተጨማሪ እንግዲህ የተለያዩ ሰዎችን የተለያዩ ነገሮችን የተለያዩ መንግስት የምንኖርበት እንግዲህ ትልቁ ሀሳብ ነው ማለት ነው

እሺ እሺ እሺ እሺ ግቦች አሉህ የሚል ጥያቄ ነው የደረሰኝ እንግዲህ ግቦች ማለት ነው ማለት ነው። የሽያጭ ግቦች ለምን ይጠቅማሉ? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን የሽያጭ ግቦች ማለት ነው የሚለውን ስእይ እንግዲህ የሽያጭ ግቦች ማለት የተለያዩ እቅዶች የተለያዩ ሀሳቦች እንዴት መሸጥ እንዳለብን የተለያዩ እቅዶችን የምናወጣበት የተለያዩ የመጨረሻ አላማችን ምን እንደሆነ የምንናገርበት ሁኔታ ማለት ነው። ስለዚህ የሽያጭ ግቦች ካሉን ብዙ ጥቅሞችን ልናገኝ እንችላለን። ከነዛም ውስጥ እንግዲህ ተለያዩ የሽያጭ ግቦች ካሉን የተለያዩ የሽያጭ ግቦች ካሉን የተለያዩ ነገሮችን ለመሸጥ አንቸገርም የተለያዩ ነገሮችን ለመሸጥ እንግዲህ በቀላሉ መሸጥ እንችላለን ማለት ነው። እንግዲህ ሱቅ ልንሸጥ ሊሆን ይችላል የተለያዩ ነገሮችን ሊሸጥ እንችላለን እና እነዛን ነገሮችን እነዛን ነገሮችን ስንሸጥ እንግዲህ ይተለያዪ ሀሳቦችን ልናገኝ እንችላለን። ከነዛም ውስጥ እንግዲህ የተለያዩ ሽያጭ ግቦች ሊኖሩን ይገባሉ። እንግዲህ የሰው ልጅ ሽያጭ ግቦች ከሌሉት ሊከብደው ይችላል። ኑሮ ሊከብደው ይችላል ስለዚህ እነዛን ነገሮች እንግዲህ በአግባቡ የሽያጭ ግቦችን አውጥተን የሽያጭ ግቦችን መስመር በማስተካከል የሽያጭ ግቦችን በማቀድ እንግዲህ የተለያዩ ግቦችን በማስቀመጥ እስከ ለመሸጥ እንሞክራለን ማለት ነው። ስለዚህ የተለያዩ ሰቆች ላይ የተለያዩ እቃዎችን ልናመጣ እንችላለን እና የተለያዩ እቃዎችን አምጥተን እንግዲህ እነዛ እቃዎች መቼ ማለቅ እንዳለባቸው በስንት ሰዓት ማለቅ እንዳለባቸው በስንት ሰዓት ማስረከብ እንዳለብን የሚሉትን ለማን ማስረከብ እንዳለብን የተያያዙ ጥያቄዎችን እንግዲህ የምናነሳበት ሀሳብ ነው ማለት ነው። ስለዚህ የሽያጭ ግቦችን ታከብራለህ ወይ ለሚለው አዎ እከብራለሁ። ምክንያቱም የሽያጭ ግቦችን አሉህ ወይ ለሚለው አዎ አለኝ። መክንያቱም የሽያጭ ግቦች ከሌሉኝ የሽያጭ ግቦች የማይኖሩኝ ከሆነ የተለያዩ ችግሮች ሊደርሱብኝ ይችላሉ። ለምሳሌ እንግዲህ የሺያጭ ግቦች ከሌሉኝ ምን ያህል መሸጥ እንዳለብኝ አላውቅም ምን ያህል መሸጥ ማስቀረት እንዳለብኝ አላውቅም ምን ያህል መሸጥ እና ማስቀረት እንዳለበኝ ስለማላውቅ የተለያዩ ችግሮች ሊገጥሙኝ ይችላሉ ማለት ነው። ስለዚህ የተሸጠውን አላውቅም የቀረውን አላውቅም ስለዚህ ትርፍና ኪሳራዬን መለየት ይከብደኛል። ነገር ግን የሽያጭ ግቦችን የማወጣ ከሆነ የሽያጭ ግቦችን ማስተካከል ከሆነ የሽያጭ ግቦችን የማወጣ ከሆነ እንግዲህ የተለያዩ ተግባራትን ወይም ደግሞ ትርፍና ኪሳራውን ውጤታማነትና ውጤታማ አለመሆንን እንግዲህ ለመለየት አይከብደኝም ማለት ነው። ስለዚህ የተለያዩ ሀሳቦችን ለመረዳት የተለያዩ ሀሳቦችን ለማግኘት የተለያዩ ሀሳቦችን አውጥተን አውርደን ጥሩ ቦታ ላይ ለመድረስ ወይም ደግሞ የተሻለ ቦታ ላይ ለመድረስ እንግዲህ የሽያጭ ግቦችን ማስተካከል የሽያጭ ግቦችን ማውጣት የሽያጭ ግቦችን ማከማቸት ያስፈልጋል ማለት ነው። ስለዚህ የሽያጭ ግቦች አሉህ? ወይ ለሚለው ጥያቄ አዎ አሉኝ። ምክንያቱም የሽያጭ ግቦች ብዙ ጥቅም ስላላቸው የሽያጭ ግቦች ካሉን የተለያዩ ሀሳቦችን ለመረዳት አንቸገርም። ማለትም ኪሳሪው ምን ያህል እንደሆነ ጥቅሙ ምን ያህል እንደሆነ የሚሄዱትን እንግዲህ መለየት አይከብደንም ማለት ነው። ስለዚህ የሽያጭ ግቦች ካሉን የሽያጭ ግቦችን የምናስተካክል ከሆነ የሽያጭ ግቦችን የምናወጣ ከሆነ ሱቃችን ወደፊት ጥሩ ሁኔታ ላይ እንዲደርስ የተለያዩ ጥቅማ ጥቅሞችን እንድናገኝ ለምሳሌ የተለያዩ ታክስ ሊሆን ይችላል። በቅናሽ ለማግኘት ትለያዩ እድሎችን ለመጠቀም እንዲመቸን እንግዲህ ሼር ሼር ግቦችን በስርዓት አውጥተን ልንይዛቸው ይገባል ማለት ነው። ስለዚህ የሽያጭ ግቦች አሉህ? ወይ ለሚለው ጥያቄ አዎ አሉኝ። ማለትም እነዚህ ለምን ይጠቅማሉ ብለን ስናይ እንግዲህ የሽያጭ ግቦች ብዙ ጥቅም አላቸው። እነዛን ጥቅሞች ለማግኘት እነዛን ጥቅሞች ለመቀበል እንግዲህ የተለያዩ ነገሮችን ማድረግ ከዛ በተጨማሪ እንግዲህ የሽያጭ ግቦች አሉህ ወይ ለሚለው ጥያቄ ብዙ መልስ ልናመጣ እንችላለን። የሽያጭ ግቦች እንግዲህ ብዙ ጥቅም ሊኖራቸው ይገባል። ከነዛም ውስጥ እንግዲህ ምንድነው ጥቅማቸው ምንድነው ሀሳባቸው ምንድነው? ጠቀሜታቸው የሚሉትን ስናይ እንግዲህ የሽያጭ ግቦች አሉ ወይ ለሚለው ጥያቄ አዎ አሉኝ። ምክንያቱም የተለያዩ ሰነዶችን በማዘጋጀት የተለያዩ እቅዶችን በማውጣት የተለያዩ መላምቶችን በመፍጠር እንግዲህ ወደፊት ምን ማድረግ እንዳለብን ወደፊት ምን ማቅድ እንዳለብን ወደፊት ምን ማሰብ እንዳለብን የምናወጣበት ግብ ነው ማለት ነው። ስለዚህ የተለያዩ ሽያጮችን በማካተት የተለያዩ ሽያጮችን በማውጣት የተለያዩ ሽያጮችን ለግለሰቦች ለድርጅቶች በማቅረብ እንግዲህ የተለያዩ የሽያጭ ዝርዝሮችን ማውጣት እንላለን ማለት ነው። ስለዚህ የሽያጭ ግቦች ካሉ የስርዣዎች ግቦች ካሉን ብዙ ጥቅሞች።

አሽ ዱቄት መፍጨት ታውቃለህ ወይ? የሚል ጥያቄ ነው የነደረሰኝ እንግዲህ ዱቄት ከተለያዮ ዱቄት ማለት ነው ማለት ነው? ዱቄት ለምን ይጠቅማል? ዱቄት ምንድነው ጥቅሙ? የሚሉትን በዚሁ አያይዘን ለማየት እንሞክራለን። እንግዲህ ዱቄት ማለት የተለያዩ ነገሮችን ወይም ለምሳሌ የተለያዩ ጤፍ ሊሆን ይችላል፤ ወይም ደግሞ የተለያዩ ስንዴ ሊሆን ይችላል፤ በቆሎ ሊሆን ይችላል እነሱን ማድቀቅ ማለት ነው። እንግዲህ ዱቄት ማለት ያንን ስናደቅ ያንን ስንፈጨው እንግዲህ የምናገኘው ነጭ ነገር ወይም ደግሞ ደቃቅ ነገር ያ ዱቄት ይባላል ማለት ነው። ስለዚህ ዱቄት ማለት የተለያዩ ሀሳቦችን ያያዘ ነው እንግዲህ። የተለያዩ ዱቄቶች ሊኖሩ ይችላሉ ከነዛ ም ውስት እንግዲህ የመጀመሪያው ነው ዋናው ምንድነው የሚባል እንግዲህ ዱቄት ብዙ ነገሮችን የያዘ ነው ማለት ነው ከነዛ ም ውስት እንግዲህ ዱቄት የተለያዩ ደቃቅ ነገሮችን ማለትም ከተለያዩ ነገሮች ሊፈጩ ይችላሉ። ቨከተለያዩ ነገሮች ሊዘጋጁ ይችላሉ። ዱቄት እንግዲህ የተለያየው ነገሮችን ያያዘነው ማለት ነው። ስለዚህ ይሄ ዱቄት የሚባለው የተለያየ ዱቄት ሊኖር ይችላ፤ ለምሳሌ የጤፍ ዱቄት ሊሆን ይችላል። ጤፎች ተፈጭተው ወይም ደግሞ የስንዴ ዱቄት ሊሆን ይችላል፤ የሩዝ ዱቄት ሊሆን ይችላል፤ የጤፍ፤ የስንዴ የተለያዩ የበቆሉ ዱቄት ሊሆን ይችላል እነዛ ሲፈጩ እንግዲህ ዱቄቶች ይባላሉ። እንግዲህ ዱቄት መፍጨት ታውቃለህ ወይ? ለሚለው ጥያቄ እንግዲህ ዱቄት መፍጨት አዎ አውቃለሁ። እንግዲህ ዱቄት መፍጨት ከባድ ነገር አይደለ፤ ወፍጮ ቤት ወስደን ልናስፈጨው እንችላለን ወይም ደግሞ በተለያዩ ማሽኖች ልንፈጨው እንችላለን። ከዛ በተረፈ ደግሞ በድንጋይ እያጋጨን ድንጋይ ላይ በማድረግ እንግዲህ ዱቄትን ልንፈጨው እንችላለን ማለት ነው። ስለዚህ በዱቄት መፍጨት የሚከብድ ነገር አይደለም ስለዚህ በዱቄት መፍጨት ታውቃለህ ወይ ለሚለው ጥያቄ? አውቃለሁ ምክንያቱም ዱቄት መፍጨት ከባድ ነገር ስላልሆነ ከህፃንነት ጀምርሮ እናቴ ዱቄት ስትፈጭ አይቻታለሁ ከስለዚህ በዛን ጊዜ እንግዲህ የተለያዩ ዱቄት መፍጨቶችን እንዴት መፍጨት እንደሚቻል ምን ያህል ዱቄት መፍጨት እንደሚቻል በቀን ውስጥ አውቃለሁ ማለት ነው። ስለዚህ ዱቄቶች መፍጨት፤ የሚከብድ ነገር አይደለም፤ ዱቄቶች መፍጨት ቀላል ነገር ነው። ስለዚህ እነዛን መፍጨት አይከብድ ማለት ነው እንግዲህ ዱቄት መፍጨት ምንድነው ጥቅሙ የሚለውን ስናይ ደግሞ የተለያዩ ጥቅሞች ሊኖሩት ይችላል፤ የተለያዩ ሀሳቦችን የያዘ ሊሆን ይችላል፤ እንግዲህ ዱቄት መፍጨት ምንድነው ጥቅሙ የሚለውን ስናይ? ዱቄት መፍጨት እንግዲህ የተለያዩ ጥቅሞች ሊኖሩት ይችላል። ከነዛም ውስጥ እንግዲህ የመጀመሪያውና ዋናው ምንድነው ዱቄት መፍጨት ጥቅሙ የሚለውን ስናይ ዱኬት መፍቸት ለምግብነት ይውላል እንግዲህ የተለያዩ ዱቄቶችን በብቸት የተለያዩ ዱኬቶችን በማምረት እንግዲህ ምግብን ለመስራት ወይም ደግሞ እንጀራ ለመጋገር ልሆን ይችላል ዳቦ ለመጋገር ሊሆን ይችላል ለተለያዪ ጥቅሞች ይውላል ማለት ነው። ስለዚህ ለዱቄትን ፈጨተን ዱቄትን አምርታን ዱቄትን ካገኘን በኋላ የተለያዩ የተለያዩ ዳቦዎችን ለመጋገር፤ የተለያዩ እንጀራዎችን ለመጋገር፤ የተለያዩ ነገሮችን ለማድረግ እንግዲህ ይጠቅምናል። እናንተ ስለዚህ ዱቄትን የምንፈጭ ከሆነ ዱቄትን የምናስተካክል ከሆነ ዱቄትን የምናገኘው ከሆነ እንግዲህ ዳቦዎችን መጋገር፤ ቂጣዎችን መጋገር የተለያዩ ነገሮችን ለማብሰል፤ እንግዲህ እንጠቀምበታለን ማለት ነው። ስለዚህ ዱቄትን በመጠቀም የተለያዩ ነገሮችን ማወቅ እንችላለን ስለዚህ ዱቄት መፍጨት ትችላለህ ወይ ለሚለው ጥያቄ አወ ፈጫለሁ። እንግዲህ ዱቄት መፍጨት ለብዙ ነገር ይጠቅማ፤ አንደኛ ለምግብና ይጠቅመናል ብለናል። ከዛ በተጨማሪ ደግሞ የተለያዩ ዱቄቶችን በመፍጨት እንግዲህ የገቢ ምንጭ ማግኘት እንችላለን የተለያዩ ወፍጮችን በማቋቋም፤ የተለያዩ ድርጅቶችን በማቋቋም፤ ወፍጮ ቤቶችን ካቋቋሙት በኋላ እንግዲህ የተለያዩ ስራዎችን በመስራት፤ ህይወታችንን ልንቀይርበት የምንች ገቢ ማግኘት የምንችልበት ወደፊትም ለቤተሰባችን የተሻለ ህይወትን የምንሰጥበት መንገድ ነው ማለት ነው። ያንን በማድረግ እንግዲህ የተለያዩ ሀሳቦችን፤ የምናገኝበት የተለያዩ ነገሮችን የምናገኝበት ነገር ነው ማለት ነው ስለዚህ ዱቄት የምንፈጅ ከሆነ ዱቄትን በተለያዩ ማሽኖች በመፍጨት እንግዲህ ፋብሪካዎችን እንከፍት እንችላለን እነዛው ላይ ደግሞ ሰዎችን በመቅጠር እንግዲህ ለሰዎችም ለማህበረሰቡም የተሻለ የስራ እድል መፍጠር ከዛ በተጨማሪ ደግሞ ቤተሰቦቻቸውን እንዲቀይሩ የምናደርግበት እንግዲህ አንደኛው መንገድ ነው ማለት ነው ስለዚህ ዱቄት መፍጨት ትችላለህ ወይ ለሚለው ጥያቄ አዎ ዱቄት መፍጨት እችላለሁ ዱቄት መፍጨት እንግዲህ ብዙ ጥቅሞች ያሉት አንደኛ ገቢ የምናገኝበት መንገድ ነው እንግዲህ የተለያዩኝ ዱቄቶችን በመፍጨት እንግዲህ የስንዴ ሊሆን ይችላል የቡና የተለያዩ ነገሮችን በመፍጨት እንግዲህ ገቢ ልናገኝበት የምንችለው አንዱ መንገድ ነው ከዛ በተጨማሪ እንግዲህ የተለያዩ ለምግብነት የሚውሉ ነገሮችን ልንሰራበት የምንችለው መንገድ ነው ማለት ነው ስለዚህ ዱቄት መፍጨት ትችላለህ ወይ ለሚለው ጥያቄ እንግዲህ አዎ ዱቄት መፍጨት እችላለሁ ማለት

አሽ በቋንቋ ታምናለህ የሚል ቴኬን ድረስ እንግዲህ በቋንቋ እንግዲህ ታምናለህ ወይ? ሲባል ከብዙ አይነት መንገድ ሊገለጽ ይችላል እንግዲህ በቋንቋ ማመን ማለት ማለት ነው። በቋንቋ አለማመነስ ማለት ነው ማለት ነው። ቋንቋስ ማለት ነው ለምንድነው? ሲጠቅም የሚለውን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ በቋንቋ ታምናለህ ወይ ለሚለው ጥያቄ እንግዲህ የተለያዩ ማስወይ ይነሱ ይችላሉ የተለያዩ ሊነሱ ይችላሉ የተለያዩ መላመቶችን ልናነሳ እንችላለን። ከነዛ ውስጥ እንግዲህ በቋንቋ አማመን ማለት እንግዲህ ቋንቋ ማለትም ጀመረ መግባቢያ ማለት ነው። ቋንቋ ከሰዎች ጋር የምንነጋገርበት ከሰዎች ጋር ሀሳብን የምንለዋወጥበት ከሰዎች ጋር የተለያዩ ቁም ነገሮችን ማነው ቀልዶችን ስንጫወት የምንግባበት እንግዲህ አንዱ መንገድ ቋንቋ ይባላል። ማለት ነው ስለዚህ የተለያዩ ቋንቋዎች ሊኖሩ ይችላሉ። የተለያዩ ቋንቋዎችን ልናወራ እንችላለን ትላዩ ቋንቋዎችን ልንጠቀም እንችላለን። ነገር ግን እነዚህን መጠቀማችን እነዚህን የማያደርጋችን እንግዲህ የራሳቸው ጥቅም እንዲኖራቸው ይችላል። የራሳቸው ጉዳታቸው ሊኖር ይችላል። እንግዲህ ማለት ነው። ስለዚህ ከቋንቋ በአጭር ሲገለጥ ማግቢያ ነው። ቋንቋ ከሰው ጋር የምንግባባል በቃ አንተ የመንገድ ነው እንስሳትም ከእንስሳት ጋር የሚግባበት የራሳቸው ቋንቋ አላቸው። አዋፋትም ከአዋፋት የሚግባቡበት የራሳቸው ቋንቋ አላቸው። ስለዚህ ሰዎችም ከሰዎች ጋር ሊግባቡበት የሚችሉት እንግዲህ የራሳቸው ቋንቋ አላቸው ማለት ነው። ስለዚህ ለመግባት ያህል ስራ የሚገለግለው ማለት ነው። እንግዲህ ቋንቋ እንግዲህ በቋንቋ ታምናለህ ወይ? ለምንድነው ጥያቄ ወይ ከብዙ አይነት ለመንገድ ብናየው እንችላለን። እንግዲህ አልበቃ ቋንቋ ማመን ማለት ነው። ማለት ነው የሚለውን ስላልን እንግዲህ በቋንቋ ማመን ማለት በቋንቋ መመካድ ሊሆን ይችላል። በቋንቋ መግባቢያነት መሆን ይችላል። በተለያዩ ነገሮች ምናምን እንችላለን ነገር ግን በቋንቋ ቋንቋ እንግዲህ የመግባቢያነት ብቻ ነው። ጥቅሙ ቋንቋ ብዙ ሌላ ነገር የለውም። ቋንቋ ብዙ ነገሮችን ያዝ አይደለም ነገር ጋር መግባቢያነት ብቻ የያዘ ነው። ስለዚህ በቋንቋ መበታተን የለብንም። ለምሳሌ እንግዲህ በሀገራችን ኢትዮጵያም በጣም ብዙ ቋንቋዎች ይገኛሉ። ወደ ሰማንያ አምስት ቋንቋዎች ላይ ይገኙ ይችላሉ። እነዛን ቋንቋዎች እንግዲህ ብዙ ናቸው ነገር ግን በነዛ ልንለያይ አንችል አይገባም ማለት ነው። ነገር ግን በአሁኑ ዘመን የተለያዩ ሰዎች በዘረኝነት ወይም ደግሞ ቋንቋ ወደ ዘረኝነት መለያያ ወይም ደግሞ ወደ ዘርኝነት መከፋፈያ ያደርጉታል ማለት ነው። ነገር ግን ያ ትክክል አይደለም። ምክንያቱም የተለያዩ ቋንቋዎች ቢኖርንም ቢኖሩንም የተለያዩ ቋንቋዎች ብንናገርም ነገር ግን ሀሳባችን የምንዋረው ነገር ተመሳሳይ ስለሆነ ሀሳባችን የተለያዩ ነገሮችን ለመግባቢያነት ለመጠቀም ስለሆነ ቋንቋ ጥቅም የለውም ማለት ነው። ቋንቋው ጥቅም ለመግባቢያነት ብቻ ነው። ከዛ ባለፈ ሌላ ጥቅም የለውም ማለት ነው። ስለዚህ የቋንቋን የምንጠቀም ከሆነ ቋንቋን ለተዘረጊነት የምትጠቀም ከሆነ ተኮርተናል ማጥኖ ምክንያቱም የተለያዩ ዘረኝነት ማስፋፋትን ወይም ደግሞ ለፎቶ ለፖለቲካ ምችነትን እንሰጣለን እንችል እኛ የምንጠቀመው ነገር የለም። ማለትም በተለያዩ ቋንቋዎች ብናወራም የተለያዩ ሀሳቦችን ውሃ ስጠኝ ካልን በዛም ውሃ ስጠኝ ነው የምንለው ስለዚህ የተመሳሰይ ሀሳብ ነው የምናወጣው ማለት ነው። ስለዚህ ውሃ ነው የምንፈልገው ስለዚህ በጠለያዬ ቋንቋ ብንናገር ተመሳሳይ ነገር ከምንፈልገው ማለት ነው። ቋንቋ ማግባቢያ ልክ አንቺ ሌላ ጥቅም የለውም ማለት ነው። ስለዚህ በቋንቋው ታምናለህ የሚለው ጥያቄ ብዙ መልሰህ ሊኖር ይችላል። ቋንቋ እንግዲህ መግባቢያ ብቻ ነው። ስለዚህ የተለያዩ ሀሳቦችን የምንረዳበት የተለያዩ ነገሮችን የምንተገብርበት የተለያዩ ከጓደኞቻችን ጋር ሊሆን ይችላል። ከቤተሰቦቻችን ጋር ልናግባባበት የምችለው መልእክት ልንወውጥበት ትእዛዝ ልንተዛዝበት። የተለያዩ ሀሳቦችን እንነጋገርበት የምንችል እንጂ ወደ ዘርምነት ብንለውጥ ወይም ደግሞ ዘረኝነት ብንከፋፈልበት የሚገባ ነገር አይደለም ማለት ነው። ስለዚህ ቋንቋን በአግባቡ እንጠቀምበት ቋንቋን በአግባቡ ብንይዘው እንግዲህ ለተሻለ እውቀት ለተሻለ ነገር ይዳርገናል በማለት አስባለሁ። እንግዲህ የተለያዩ ነገሮች ሊኖሩ ይችላሉ የተለያዩ ሀሳቦች ሊኖሩ ይችላሉ። እነዛን ሀሳቦች እንግዲህ በቋንቋችን በመግለጽ በቋንቋችን በማስረዳት ልንጠቀምበት ይገባል። እንጂ የተለያዩ የጦርነት መነሻዎችን ወይም ደግሞ ወደ ግጭት መግቢያ መንገድ እናደርገው አይገባም ብዬ አስባለሁ። ስለዚህ በቋንቋ አምናለሁ ወይ የሚለው ጥያቄ? በቋንቋ አምናለሁ ነገር ግን በቋንቋ የማምነው መግባቢያ ነው። ብዬ ነው ስለዚህ በቋንቋ መመኔ መግባቢያነቱን ነው እንጂ የተለያዩ ሌላ ችግር ውስጥ የሚያስችግር የሚከቱ ነገሮችን አላምንባቸውም ማለት ነው። ስለዚህ በቋንቋ ታምናለህ ለመሆን ጥያቄ ላምር እችላለሁ። ነገር ግን ቋንቋ መግባቢያ ነው ብዬ አምናለሁ ማለት ነው። ስለዚህ ቋንቋ በመግባቢያ ነው በመግባቢያነቱ ይዘነው ብንጠቀምበት በምግባቢያነቱ አስበነው ብንገለገልበት መልካም ነው። ብዬ አስባለሁ።

በፍጥነት መጠየቅ ትችላለህ የሚል ጥያቄ ነው። የደረሰኝ እንግዲህ በፍጥነት መጠየቅ ማለት ምን ነው? በፍጥነት መጠየቅ በፍጥነት መጠየቅ? ጉዳቶች አሉት ወይ የሚሉትን እንግዲህ በተያየ ዘለማዊ እንሞክራለን። እንግዲህ በፍጥነት መጠየቅ ማለት ምን ማለት ነው? የሚለውን በመጀመሪያ በፍጥነት መጠየቅ ማለት እንግዲህ የተለያዩ ሀሳቦችን የተለያዩ ነገሮችን እንግዲህ በፍጥነት መናገር በፍጥነት በማሳመን በፍጥረት ሀሳቡን መግለጽ ይመስለኛል። እንግዲህ በፈተና መጠየቅ ማለት። መጠየቅ ማለት እንግዲህ የተለያዩ ሀሳቦችን የተለያዩ በተለያዩ ነገሮች ላይ በተለያዩ ዙሪያ በተለያዩ ነገሮች ላይ እንግዲህ እየተነጋገርን በተለያዩ ነገሮች እየተወያየን የምንነጋገርበት ወይም ደግሞ ሀሳብ የምንሰጥበት አንድ መንገድ ነው ማለት ነው። ስለዚህ በፍጥነት መጠየቅ ችላለህ ወይ የሚለው ጥያቄ? በፍጥነት መታየው የራሱ የሆኑ ቅደም ተከተሎች ነው። ቦታ እነዛን ቅደም ተከተሎች በመጠቀም እነዛን ነገሮች በመጠቀም እንግዲህ የተለያዩ ሀሳቦችን የምናወርድበት የምናወጣበት የተለያዩ ሀሳቦችን የምንገጽበት የተለያዩ ሀሳቦችን የምናጋራበት እንግዲህ አንዱ ነገር ማለት ነው። ስለዚህ በፍጥነት መጠየቅ ትችላለህ ወይ የሚለው ጥያቄ? አዎ በፍጥነት መጠየቅ እችላለሁ። ምክንያቱም በብዙ ነገር ሰልጥኜ በብዙ ነገር ተምሬ በብዙ ነገር እዚህ ደረጃ ላይ የደረስኩት በመሆኔ የተለያዩ ሀሳቦችን የመናገር ችሎታ አለኝ። የተለያዩ ሀሳቦችን የማስረዳት ችሎታ አለኝ። የተለያዩ ሀሳቦችን የማውራት ችሎታ አለኝ ማለት ነው። ስለዚህ የተለያዩ ነገሮችን ሳወራ የተለያዩ ነገሮችን ሳመቻች የተለያዩ ነገሮችን ሳስረዳ የተለያዩ ነገሮችን ለሰዎች ስናገር በጣም በፍጥነት መጠየቅ እችላለሁ ማለት ነው። ስለዚህም የተለያዩ ሀሳቦችን ለማግኘት የተለያዩ ሀሳቦችን ለማስወዳት የተለያዩ ሀሳቦችን ለመግለጽ እንግዲህ በፍጥነት መጠየቅ ያስፈልጋል። እነዛን በፍጥነት ስንጠይቅ እንግዲህ ብዙ ጥቅሞችን ልናገኝ እንችላለን ማለት ነው። ከነዛ ውስጥ እንግዲህ የመጀመሪያው በፍጥነት በመጠየቃችን ምን ጥቅም እናገኛለን? ቢባል እንግዲህ በፍጥነት የተለያዩ ሀሳቦችን የመረዳት ችሎታችን ይዳብራል ማለት ነው። እንግዲህ የተለያዩ በፍጥነት የምናደርጋቸውን ነገሮች ለማዳበር ወይም ደግሞ በፍጥነት የምንሰራቸውን ስራዎች ለማዳበር እንግዲህ በፍጥነት መጠየቅ ይገባናል። እንግዲህ በተለያዩ ፍጥነት የሚፈልጉ ነገሮችን ለማከናወን በፍጥነት የሚያስፈልጉ ነገሮችን በማከናወን በፍጥነት ማድረግ የሚያስፈልጉ ነገሮችን በመጻፍ እንግዲህ የተለያዩ ሀሳቦችን በማቅረብ የተለያዩ ነገሮችን በማቅረብ እነዛ ሀሳቦች እንግዲህ የምንፈታበት አንዱ መንገድ እንግዲህ በፍጥነት የምንጠይቅ ከሆነ በፍጥነት የምናስረዳ ከሆነ በፍጥነት ችግሮችን የምንፈታ ከሆነ በፍጥነት ሰዎችን የምናስረዳ ከሆነ በፍጥነት ወደ ማህበረሰቡ ዘንድ በጥልቀት ገብተን ያን ያን ችግር የምንፈታበት ያን ችግር የምናስረዳበት ያን ችግር የምንረዳበት ያን ችግር የምናውቅበት መንገድ ነው ማለት ነው። ስለዚህ በፍጥነት መጠየቅ ትችላለህ ወይ ለሚለው ጥያቄ? አዎ እችላለሁ። ምክንያቱም እኔ ከህፃንነቴ ጀምሮ የተለያዩ ነገሮችን ስለማመድ ያደኩኝ የተለያዩ ነገሮችን ሳጠና ያደኩኝ የተለያዩ ነገሮችን ሳስተውል ያደኩኝ ልጅ በመሆኔ ከዛም አንፃር እንግዲህ የተለያዩም ችግር ሲፈጠሩ እንግዲህ በፍጥነት ለመፍታት እየተለማመድኩኝ አደኩኝ። እንዲሁም ደግሞ ችግር በብዙ ነገር ያስተማረኝ ችግሮችን የመፍታት አቅም ያለኝ። ችግሮችን ለመፍታት እንግዲህ ብዙ ጥረትን ሳደርግ ያደኩኝ እንግዲህ የተለያዩ ትምህርቶች ላይ ሊሆን ይችላል የተለያዩ እውቀቶች ስልጠናዎችን በመውሰድ የተለያዩ ሀሳቦችን በማጋራት የተለያዩ ሀሳቦችን በማስረዳት ሊሆን ይችላል። እነዛን ሀሳቦች እንግዲህ በማውጣት በማውረድ የተለያዩ መፍትሄዎችን በመፈለግ ስባክንና ስሰለጥን ያደኩ በመሆኔ እንግዲህ እነዛን ችግሮችን ለመፍታት አቅም አለኝ ማለት ነው። ስለዚህ በፍጥነት መጠየቅ ትችላለህ? ወይ ለሚለው ጥያቄ አዎ እችላለሁ። በፍጥነት መጠየቅ ምንድነው? ጥቅሙ ስንል እንግዲህ የተለያዩ እውቀቶችን ለመገብየት ወይም ደግሞ የተለያዩ መፍትሄዎችን ለመምጣት የተለያዩ ሀሳቦችን ለማቅረብ እንግዲህ አልቸገርም ማለት ነው። ስለዚህ አንደኛ ጥቅሙ ሀሳብን በፍጥነት ለማንሸራሸር ሀሳብን በፍጥነት ለማውጣት ሀሳብን በፍጥነት ለማስረዳት እንጠቀምበታለን ማለት ነው። ከዛ በተጨማሪ እንግዲህ በተለያዩ የስራ ዘርፎችን ልናገኝበት እንችላለን። ለምሳሌ ጥሩ ተናጋሪ ከዋናን መረቅ ላይ ታይቶ የተለያዩ ሰዎች ወደ ስራ ሊጋብዙን ይችላሉ። የተለያዩ ማህበራዊ ግንኙነቶችን እናደርግ እንችላለን ከሰዎች ጋር ግንኙነት ጥሩ ግንኙነት እንዲኖረን ያደርግልና ማለት ነው። ስለዚህ በፍጥነት የምንጠየው ከሆነ የተለያዩ ጥቅሞችን እናገኛለን ማለት ነው። ከእነዚህም መካከል እንግዲህ የስራ እድሎችን ልናገኝ እንችላለን። የተለያዩ የስራ እግብዣዎች ሊኖሩን እንችላለን የተለያዩ ማስታወቂያዎችን የመስራት እድል እናገኛለን። የተለያዩ ሀሳቦች ሊቀርቡልን ይችላሉ። ስለዚህ ከሰዎች ጋር ጥሩ ግንኙነትን ይፈጥርልና ብዬ አስባለሁ ማለት ነው። እና ጥሩ ግንኙነት ከፈጠረልን የስራ እድልንም በዛው ይፈጥር

እሺ "ማደንዘዝ ትወዳለህ ወይ? የሚል ጥያቄ ነው የደረሰኝ። እንግዲህ ማደንዘዝ ማለት መጀመሪያ ምን ማለት ነው የሚለው እንይ፤ ማደንዘዝ ማለት እንግዲህ ሰዎችን ሊሆን ይችላል የተለያዩ ነገሮችን ሊሆን ይችላል በተለያዩ ማደን ዘዣዎች፣ በተለያዩ መድኃኒቶች፣ በተለያዩ ቁሳቁሶች እንግዲህ ስንነካቸው ወይም ደግሞ መዳኒቶችን ስንሰጣቸው ሰዎች እንግዲህ ማደንዘዣ ሊደነዝዙ ይችላሉ ማለት ነው። ለምሳሌ እንግዲህ የተለያዩ ሰዎች ሊኖሩ ይችላሉ፤ እነዛ ሰዎች እንግዲህ በሽታ ላይ ሊወድቁ ወድቀው ሊሆን ይችላል፤ ወይም ደግሞ በበሽታ ተጎድተው ሊሆን ይችላል ወይም ደግሞ በበሽታ ይዟቸው ሊሆን ይችላል። እነዛን ሰዎች እንግዲህ ማደንዘዣ ያስፈልጋቸዋል ማለት ነው። ማለትም የተለያዩ ሰዎች እንግዲህ ማደንዘዣ ይፈልጋሉ። ለምሳሌ እንግዲህ የተለያየ ጉዳት ደርሶባቸው እንቅፋት መቷቸው ሊሆን ይችላል፣ ሾክ ወግቷቸው ሊሆን ይችላል ያንን ሾክ ለማውጣት ያንን ሾክ ለማውጣት እንግዲህ የተለያዩ ማደንዘዣዎችን ልንጠቀም እንችላለን። እንግዲህ በደንብ እንዳይማ እንዳያማቸው ወይም ደግሞ ስን ሾኩን ስናወጣው ከሰውነታቸው ላይ ያንን ሾህ ስናወጣ ያንን ነገር ስናወጣ እንግዲህ እንዳያማቸው ወይም ደግሞ ጉዳት እንዳይደርስባቸው በጣም ህማሙ እንዳይብስባቸው እንግዲህ የተለያዩ ማደንዘዣዎችን ልንጠቀም እንችላለን ማለት ነው። ስለዚህ እነዛ ማደንዘዣዎች በሀኪም ቤት በሀኪም ቤት ዘንድ የሚሰጡ፣ ወይም ደግሞ በሀኪም ቤት የሚሰጡ የማደንዘዣዎች ናቸው ማለት ነው። ስለዚህ እነዛን ማደንዘዣዎች የምንሰጥበት አንዱ መንገድ እንግዲህ ማደንዘዣ ይባላል ማለት ነው። ስለዚህ የተለያዩ ማደንዘዣዎች በሀኪም ቤት ሊሰጡን ይችላሉ። ለምሳሌ እንግዲህ ወባ በሽታ ቢይዘን እነዛ ወባ በሽታዎች ሲይዙን መርፌ ሄደን ልንወጋ እንችላለን፤ እንግዲህ መርፌው የሚያመን ከሆነ መርፌውን ስንወጋ የሚያመን ከሆነ ወይም ደግሞ መርፌው የሚጎዳን ከሆነ መጀመሪያ ዶክተሩ ማደንዘዣ ይሰጠናል ማለት ነው። ስለዚህ ማደንዘዣ ሰጥቶ እንግዲህ ሊወጋን ይችላል ማለት ነው እንግዲህ እኛን እንዳያምን ማለትም መርፌ ወደ ሰውነታችን ሲገባ ወይም ደግሞ መርፌው በመድሃኒቱ ወደ ውስጥ ሲያስገባ ያን ጊዜ እንዳያመን ወይም ደግሞ መሰውነታችን እንዳይጎዳ የተለያዩ ማደንዘዣዎችን እንዳይሰማን ህመሙን እንዳይሰማን የሚያደርጉ ማደንዘዣዎችን ይሰጠናል ማለት ነው። ስለዚህ እነዛን በማድረግ እንግዲህ የተለያዩ ጉዳቶችን ለመቀነስ ይጠቅመናል ማለት ነው። እንግዲህ "ማደንዘዝ ትወዳለሁ ወይ?" ለሚለው ጥያቄ፣ ማደንዘዝ እንግዲህ ሰዎችን እንዳያማቸው ከሰዎች ጋር ጥሩ ጎኑ ወይም ደግሞ በጥሩ ጎኑ ካየነው አዎ እወዳለሁ። ምክንያቱም የተለያዩ ሰዎች ጉዳት ላይ እንዳይደርሱ የበለጠ ጉዳት እንዳይደርስባቸው የተ የበለጠ ችግር ውስጥ እንዳይገቡ እንግዲህ ማደንዘዝ አሪፍ ነገር ነው ብዬ አስባለሁ። ምክንያቱም ከህመም ላይ ህመም እንዳይደራረቡባቸው ከህመም ላይ በሸታ፣ ከበሽታ ላይ ህመም ደግሞ የተለያዩ ነገሮች እንዳይደራረቡባቸው ሲድርራረቡባቸው ይጎዳሉ፤ እና እነዛ ጉዳቶች እንዳይደርሱባቸው እንግዲህ ሰዎችን በማደንዘዝ እንግዲህ የተሻለ ወደ ጤና ለመመለስ እንሞክራለን ማለት ነው። ስለዚህ "ማደንዘዝ ትወዳለሁ ወይ?" ለሚለው ጥያቄ አዎ እወዳለ። ምክንያቱም የተለያዩ ሰዎችን በማዳንዘዝ የተለያዩ ሰዎችን ከበሽታቸው ለማዳን የተለያዩ ሰዎችን ከበሽታቸው ለመፈወስ እንግዲህ እናደነዝዛቸዋለን ማለት ነው። ከዛ በተጨማሪ እንግዲህ ማደንዘዝ ህፃናት እንግዲህ የተለያዩ ሃሺሾችን ውይም ደግሞ የተለያዩ መድሃኒቶችን እየወሰዱ ሊደነዝዙ ይችላሉ። ለምሳሌ የተለያዩ በብርድ እንግዲህ የተለያዩ በብርድ ቦታ ሲሆኑ እንግዲህ የተለያዩ ህፃናት ነዳጅ ይስባሉ፤ ማለትም ነዳጅ ሲስቡ እንግዲህ ሙቀት ይሰማቸዋል። ያን እንግዲህ እያደነዘዛቸው ነው ማለት ነው፤ ነገር ግን ያ በጣም አጸያፊና በጣም መጥፎ ነገር የሆነ ለጤና በጣም ጎጂ የሆነ ለጤና ተስማሚ ያልሆነ ነገር ነው ማለት ነው። እንግዲህ ህፃናት በብርድ ወይም ደግሞ ጎዳና ተዳዳሪዎች በብርድ ሰዓት ነዳጅ ይስባሉ ያ ነዳጅ እንግዲህ ሙቀትን ይሰጣቸዋል ብርድን እንዳይሰማቸው ያደርጋል ማለት ነው። መክንያቱም ስለደነዘዙ ነው እንግዲህ ሲደነዝዙ እነሱም ያን ነገር እንግዲህ ይስባሉ ማለት ነው። ስለዚህ ያን ነገር በሚሰሩበት ጊዜ ለጤና በጣም መጥፎ የሆነ ብረጤና ጎጂ የሆነ ነገር ነው ማለት ነው። ስለዚህ ያን ነገር የምንስብ ከሆነ በጣም እንጎዳለን። ስለዚህ የተለያዩ ነገሮችን ወደ ሱስ እንዳንገባ ወደ ሱስ የሚያደነዝዙ ነገሮች አሉ መጠጥም ሲበዛ ያደነዝዛል ስለዚህ እነዛን ነገሮች በማስወገድ እነዛን ነገሮችን ከኛ በማራቅ እንግዲህ ከመደንዘዝ ልንወጣ ይገባል ማለት ነው። ምክንያቱም የምንደነዝዝ ከሆነ የምንደነዝዝ ከሆነ የተለያዩ ጉዳቶች ይደርሱብናል፣ የተለያዩ ነገሮችን ያጋጥሙናል ማለት ነው። ስለዚህ እነዛ ነገሮች እንዳያጋጥሙን እነዛ ጉዳቶች እንዳጋጠሙን እንግዲህ የተለያዩ ከመደንዘዝ ልንወጣ የምንችልባቸው መንገዶች አሉ ማለት ነው። ምሳሌ ከተለያዩ ሱሶች የምንወጣበት መንገዶች ብዙ ናቸው። ከእነዛም ውስጥ እንግዲህ የተለያዩ መድሃኒቶችን በመጠቀም የተለያዩ ህክምናዎችን በመውሰድ እንግዲህ ከነዛ ማደንዘዣዎች ልንወጣ እንችላለን ማለት ነው። ስለዚህ የተለያዩ ማደንዘዣዎች ይኖራሉ፤ ነገር ግን እነዛን ማደንዘዣዎች እንግዲህ በአግባቡ መጠቀም ወይም ደግሞ እንደሁኔታው እንግዲህ ልንጠቀምባቸው ይገባል ማለት ነው። ስለዚህ የማያስፈልጉ ማደንዘዣዎች አሉ፤ የሚያስፈልጉ ማደንዘዣዎች አሉ። እነዛን እንግዲህ በራሳችን አውቀን

እሺ ብዙ ትነሳለህ የሚል ጥያቄ ትጠይቃለህ በርግጥ ይሄ ጥያቄ? ትክክል የሆነ አይመሰለኝም ነገር ግን ብዙ ትነሳለህ ትነሳለህ ምን ታደርጋለህ ለማለት ሊሆን ይችላል። ትንሳለህ ምን ትሰራ ነበር ለመሆን ይችላል። ትንሽ ሳለህ የተለያዩ ነገሮች ሊሆን ይችላሉ እነዛ እንግዲህ ትንሽ ሳለህ ማለት እንግዲህ የተለያዩ በህፃንነታችን ወይም ደግሞ በህፃንነታችን ብዙ ነገሮችን ልናደርግ እንችላለን በህፃንነታችን ልናደርግ ሊሆን ይችላል የተለያዩ ሀሳቦችን የምናነሳበት የተለያዩ ችግሮችን የምንፈታበት የተለያዩ መፍትሄዎችን የምናገኝበት እንግዲህ ነው ማለት ነው። እንግዲህ ትንሽ ሳለን በልጅነታችን የተለያዩ ጨዋታችን ስንጫወት የተለያዩ ጨዋታችን አስንጫወት የተለያዩ ልደቶችን ስናከብር የተለያዩ ሀሳቦችን ማንሳት እንችላለን የተለያዩ ነገሮችን ማድረግ እንችላለን እንግዲህ በህፃንነታችን በጣም ህፃን ሳለን የተለያዩ ነገሮችን ማድረግ እንችላለን ማለት ነው። እንግዲህ በህፃንነትህ ትንሽ ሳለህ ለሚለው እንግዲህ ትንሽ ሳለን የተለያዩ ጉዳዮችን እናደርጋለን ከጓደኞቻችን ጋር እንጫወታለን የተለያዩ ህፃናት ጋር እንግዲህ የተለያዩ ጨዋታችን እንጫወታለን ተረቶችን እንሰማለን እንቅልሾችን እንጠያየቃለን የተለያዩ ሀሳቦችን እናወጣ እናወርድ ነበር። ከነዛም ውስጥ እንግዲህ የተለያዩ ስለ ጨዋታ የሚያጠነጥኑ ነገሮችን ነው የምናሰፋው ለምሳሌ እንቃታ አንጫወታለን የተለያዩ ሌባና ፖሊስ የሚባሉ ማረሜን ያያችሁ የሚባሉ ጨዋታዎችን አሉ እነሱን ጨዋታዎች እንግዲህ በህፃንነታችን እንጨዋታለን ማለት ነው። እንግዲህ ብዙ ትንሽ ሳለን እንግዲህ በጣም ደስ የሚሉ ሀሳቦችን የምናገኝበት በጣም ደስ የሚሉ ጨዋታዎችን የምንጫወትበት በጣም ብዙ ነገሮችን የምንረዳዳበት ከህፃንነታችን ጀምሮ እንግዲህ የተለያዩ ልጆችን እናውቃለን እነዛ ልጆች ጋር እንግዲህ ብዙ ጊዜ የምናሳልፈው አሁንም ጊዜ ህፃንነታችንን ስናስበው ደስ የሚለን እንግዲህ ሰዎች አሉ ማለት ነው። ስለዚህ ህፃንነት በጣም ደስ የሚል ህፃንነት በጣም የሚማርክ ህፃንነት በጣም ደስ የሚልና በጣም ብዙ ጊዜ ህፃናትን ስናይ በጣም ደስ ይለናል ማለት ነው። እንግዲህ ህፃናት ውብ ናቸው ህፃናት በጣም ተመራጭ ናቸው ህፃናት በጣም ደስ የሚሉ ናቸው። ትንሽ ሳለን እንግዲህ ብዙ ነገሮችን አድርገን ሊሆን ይችላል ለምሳሌ ብዙ ህፃን ትንሽ ሳለን እንግዲህ የተለያዩ መጫወቻዎች ሊኖሩን ይችላሉ በነዛ መጫወቻዎች ስንጫወት በነዛ መጫወቻዎች ስንጠቀም እንግዲህ እንውል ነበር ማለት ነው። እንግዲህ በነዛ መጫወቻዎች ስንጠቀም በነዛ መጫወቻዎች ስንጫወት በነዛ መጫወቻዎች ስንጫወት ብዙ ነገሮችን እንማራለን ብዙ ነገሮችን እንተገብራለን ማለት ነው። ከእነዛም ውስጥ እንግዲህ ህፃን ሳለን የተለያዩ መጨዋቻዎች ሊኖሩን ይችላሉ እነዛን መጫወቻዎች በመጠቀም እንዛን መጫወቻዎች በመጫወት እንግዲህ ብዙ ነገሮችን ማግኘት እንችላለን። ለምሳሌ በነዛ መጫወቻዎች የምንጫወት ከሆነ የተለያዩ ትምህርቶችን ልናገኝበት እንችላለን የተለያዩ እውቀቶችን ልንገበይበት የምንችለው የተለያዩ እውቀቶችን ልናሰርጽበት የምንችለው አንዱ መንገድ ነው ማለት ነው። ስለዚህ የተለያዩ እውቀቶችን ለማግኘት የተለያዩ እውቀቶችን ለመገብየት የተለያዩ ነገሮችን ለማወቅ እንግዲህ የተለያዩ ሀሳቦችን ለማስረዳት ምንጠቀምበት አለን ማለት ነው። ስለዚህ ብዙ ትንሽ ሳለን ብዙ ነገሮችን ያደረግንበት ጊዜ ብዙ ነገሮችን የተከበርንበት ጊዜ ብዙ ነገሮችን ያወጣን ያወረንበት ጊዜ ነው ማለት ነው። ስለዚህ ብዙ ትንሽ ሳለን የተለያዩ ነገሮችን አድርገን ሊሆን ይችላል። ብዙ ትንሽ ሳለን እንግዲህ የተለያዩ ነገሮችን እናደርጋለን ልደታችንን ስናከብር የተለያዩ ህፃናትን ጠርተን የተለያዩ ህፃናትን እያጫወትን የተለያዩም ኬኮችን እየቆረስን ኬኮ ካርም የሌሎችን እየበላን አፎፋዎችን እየተጫወትን የተለያዩ ነገሮችን እያደረግን አድገናል ማለት ነው። ስለዚህ እንደዛ በሚለው እንያዘው

መጠበቅ ታግድ ነበር የሚል ጥያቄ ነው የደሰኝ እንግዲህ መጠበቅ ማለት የተለያዩ ሀሳቦች ሊኖሩት ይችላሉ። መጠበቅ ማለት ማለት ነው ማገድስ ምን ማለት ነው መጠበቅና ማገድስ ምንድነው ልዩነታችሁ ምንድነው አንድ አይነታቸው እንግዲህ የተለያዩ ሀሳቦችን በዚህ አያይዘን ለማንሳት እንሞክራለን። እንግዲህ መጠበቅ ማለት የተለያዩ ልንጠብቃቸው የሚገቡ ነገሮች ሊኖሩ ይችላሉ። ለምሳሌ እንግዲህ ሰው ልንጠብቅ እንችላለን ወይም ደግሞ ማገድ መጠበቅ ማለት እንግዲህ የተለያዩ እንስሳትን ሊሆን ይችላል፣ በጎችን ሊሆን ይችላል፣ ከብቶችን ሊሆን ይችላል፣ አህዮችን፣ ፈረሶችን ሊሆን ይችላል፣ የተለያዩ በሬዎችን ሊሆን ይችላል እንግዲህ የተለያዩ ሰዎችንም ሊሆን ይችላል። ወይም ደግሞ ህፃናትን ሊሆን ይችላል እንግዲህ የተለያዩ ነገሮችን ልንጠብቅ እንችላለን የተለያዩ ነገሮችን ልናግድ እንችላለን። እነዛን እንግዲህ የምናግድበት መፍትሄ ወይም ደግሞ መላምት ሊኖር ይችላል። ማለትም የተለያየ እቅድ ሊኖረን ይችላል የተለያዩ ነገሮችን ለመጠበቅ የተለያዩ ነገሮችን ለማግድ እንጠቀምበታለን። እንግዲህ የተለያዩ በድሮ ጊዜ ከብቶችን እጠብቃለን ወይም ደግሞ በጎችን እንጠብቅ ነበር ለምሳሌ በሜዳ እናሰመራቸዋለን። ከብቶችን በሜዳ አሰማርተን እነዛ ከብቶች ወደ ሰው ማሳ እንዳይገቡ ወይም ደግሞ ወደ ሰው ሰበል እንዳይገቡብን የተለያዩ ጥንቃቄዎችን በማድረግ እንጠብቃለን ማለት ነው። ስለዚህ እነዛን የምናግዳቸው ወይም ደግሞ የምንጠብቃቸው ይሆናል ማለት ነው። ሳሮችን በማ በማጨድ የተለያዩ ለሚበሯቸው ነገሮች በመስጠት እንግዲህ እነዛን እየጠበቅን እንወላለን ውሃ በማጠጣት እንግዲህ እንጠብቃቸዋለን ማለት ነው። ስለዚህ የዛን ጊዜ አገድናቸው ወይም ደግሞ ጠበቅናቸው ይባላል ደግሞ ከዛ በተጨማሪ ደግሞ የተለያዩ ህፃናትን እንግዲህ በትምህርት ቤት ውስጥ በማስገባት እንግዲህ ልንጠብቅ እንችላለን። እንግዲህ ዘበኞች ህፃናትን በመጠበቅ ወይም ደግሞ ህፃናትን በመንከባከብ ይቆያሉ ማለት ነው። ስለዚህ ህፃናትን የምንጠብቅ ከሆነ ህፃናትን የምንከባከብ ከሆነ እንግዲህ የተለያዩ ሀሳቦችን የምናገኝበት የተለያዩ ሀሳቦችን የምናስረዳበት የተለያዩ ሀሳቦችን አውጥተን አውርደን የምንተገበርበት እንግዲህ አንዱ መንገድ ነው ማለት ነው። ስለዚህ መጠበቅ ታግድ ነበር ለሚለው እንግዲህ ብዙ መጠበቆችን ላደርግ እችላለሁ። ብዙ ጥበቃዎችን ልናገኝ እንችላለን። ብዙ ነገሮችን ማውራት ማውራት እንችላለን በዚህ ርዕሰ ጉዳይ ነገር ግን በዚህ ሀሳብ ላይ ብዙ ሀሳብን ማውጣት ማውረድ እንችላለን ማለት ነው። ስለዚህ መጠበቅ ወይም ደግሞ ታግር ነበር ለሚለው ጥያቄ ብዙ ነገሮችን ማውጣት ማውረድ እንችላለን ከነዛም ውስጥ እንግዲህ የተለያዩ ሀሳቦችን ማግኘት እንችላለን ማለት ነው። ስለዚህ መጠበቅ መጠበቅ ትችል ነበር ወይም ደግሞ መጠበቅ ማውጣት "ማገድ ትችል ነበር?" ለሚለው እንግዲህ የተለያዩ ነገሮችን ልናግድ እንችላለን። የተለያዩ ነገሮችን እንግዲህ ውሃዎችን ልንናግድ እንችላለን የተለያዩ ሀሳቦችን ልንጠብቅ እንችላለን ወይም ደግሞ የሰውን አስተያየት የሰውን ሀሳብ የሰውን አመለካከት እንግዲህ ልንጠብቅ እንችላለን ማለት ነው። ስለዚህ እንደዛም በማድረግ የተለያዩ ሀሳቦችን በማውጣት እና በማውረድ የተለያዩ ነገሮችን አመለካከተን እንግዲህ የተለያዩ ነገሮችን በማስ በማስረጽ መጠበቅ እንችላለን ማለት ነው። ስለዚህ "መጠበቅ ትችላለህ ወይ?" ለምለው ጥያቄ አዎ እችላለሁ። ምክንያቱም የተለያዩ ሀሳቦችን ስንወርዳ ስናወጥ የተለያዩ መጠበቆችን ስናደርግ እንግዲህ ብዙ ጥቅሞችን የምናገኝበት ብዙ ሀሳቦችን የምናስረዳበት ብዙ ሀሳቦችን የምናገኝበት ሀሳብ አለ ማለት ነው። ስለዚህ መጠበቅ የምንችል ከሆነ መጠበቅ የምናውቅ ከሆነ መጠበቅ የምናስረዳ ወይም ደግሞ ማገድ የምንችል ከሆነ ብዙ ጥቅሞችን የምናገኝበት አንዱ መንገድ ነው ማለት ነው። ስለዚህ "መጠበቅ ትወዳለህ?" ወይ የሚለው ጥያቄ አዎ እወዳለሁ በሚለው

እሺ መብረቅ ማለት እንግዲህ መብረቅ ማለት ፈርማን እንግዲህ መብረቅ ማለት የተለያዩ መብረቆች ሊኖሩ ይችላሉ። እንግዲህ መብረቅ ማለት ማለት ነው። የሚለውን ስናይ እንግዲህ መብረቅ ማለት ከሰማይ ዝናብ ሲዘንም ወይም ደግሞ ሲያጉረመርም ወይም ደግሞ መብራት መብረቅ የሚባለው እንግዲህ ከሰማይ ላይ ብልጭልጭ የሚል ወይም ደግሞ። መብረቅ ማለት እንግዲህ በሰማይ ላይ ዝናብ በሚዘነብበት ሰዓት ወይም ደግሞ በክረምት ወቅት ወይም ደግሞ በበልግ ወቅትን ደግሞ በጸደይ ወቅት አካባቢ በነዛ በክረምት በብዛት እንግዲህ በክረምት ወቅት ይገኛል። ክረምት ወቅት የሚባለው እንግዲህ ከሰኔ እስከ ሀነሃስ ያለው ወቅት ነው። በነዛ ወቅቶች እንግዲህ ዝናብ የሚዘንብበት በጣም ሀይለኛ ዝናብ የሚዘንብበት በጣም ብርድ የሆነበት ወይም ደግሞ በጣም ጭቃማ የሚሆንበት ጊዜ ነው። እንግዲህ ብርድ ይበርድ እና በዛን ጊዜ ብርድ በሚበርደን ሰዓት በዛን ጊዜ? ምን ይፈጠራል ቢባል እንግዲህ ዝናቦች ይዘንባሉ ዝናቦች ሲዘንቡ የተለያዩ ንፋሶች በሚነፍሱበት ጊዜ የተለያዩ መብረቆች ይፈጠራሉ ማለት ነው። እንግዲህ መብረቅ የሚባለው በስማይ ላይ ያለው የሚብለጨለጭ ነገር የሚግሮመረም ነገር የሚጮህ ነገር በስማይ ላይ የዝናብ በሚዘንብበት ሰዓት መብራትን ሚያወጣ ወይም ደግሞ ነፀብራቅን ሚያወጣ አይነት ነገር እንግዲህ ያ። መብረቅ ይባላል ማለት ነው። እንግዲህ ያ መብረቅ በብዙ ምክንያት ሊፈጠር ይችላል። አንደኛ እንግዲህ በተለያዩ ሞቃትና ቀዝቃዛ ነገሮች ወይም ደግሞ በረዶና ትኩስ ነገሮች ሲጋጩ ይፈጠራል። ይላል ሳይንሱ እንግዲህ እነዛ ሙቃትና ሙቃትና በጣም በጣም ቀዝቃዛ ነገሮች ሲጋጩ እንግዲህ መብረቁን ደግሞ ጉርምርምታ ወይም ደግሞ መብረቅ ይፈጠራል ያ መብረቅ እንግዲህ ወደ ምድር ሊወድቅ ይችላል። ምድር ላይ ወድቆ የተለያዩ ጉዳቶችን ሊያደርስ ይችላል ግንዶችን ሊሰብር ይችላል የተለያዩ ቤቶችን ሊያቃጥል ይችላል ከዛም አልፎ ደግሞ የሰውን ንብረት ሊያጠፋ ሊያወድም ይችላል። የሰውን ነብስም ያጠፋናል ማለት ነው። ስለዚህ ያ መብረቅ ሲጉረመረም ልንጠቀ ልንጠነቀቅ ይገባል ማለት ነው። ምክንያቱም መብረቅ መብረቅ ሲ ሲብለጨለጭ መብረቅ ሲወድቅ እንግዲህ የተለያዩ ጉዳቶችን ሊያደርስ ስለሚችል ከበር አካባቢ ዞር ማለት ይኖርብናል ቤት ውስጥ መሆን አለብን ማለት ነው። ምክንያቱም መብረቆች እንግዲህ በር ላይ ካለን ሊመቱን ስለሚችሉ በር ላይ የምንሆነው ሊመቱን ስለሚችሉ እንግዲህ እነዛን መብረቆች በመጠንቀቅ እነዛን መብረቆች እንግዲህ በመጠበቅ ወይም ደግሞ እንዳይጎዱን በመጠንቀቅ እንግዲህ ከነዛ ልናመልጥ ይገባል ማለት ነው። ስለዚህ መብሮቆች የሚፈጠሩት በሳይንሱ አመለካከት እንግዲህ በምንድነው ቢባል በሳይንሱ አመለካከት የተለያዩ ሀሳቦች ሊነሱ ይችላሉ። ከነዛም ዉስጥ እንግዲህ መብረቅ ሊፈጠርበት የሚችለው ሞቃትና ቀዝቃዛ በሚገናኝበት ጊዜ ሊፈጠር ይችላል ማለት ነው። ስለዚህ በዛን ጊዜ ይጋጩና እነዛ ሁለቱ ሞቃትና ቀዝቃዛው ነገር ሲጋጩ መብረቅ ይፈጠራል መብረቁ ደግሞ ወደ ምድር ወድቆ የተለያዩ ጉዳቶችን ሊያመጣ ይችላል ማለት ነው። ስለዚህ ከነዛ አንፃር እናየዋለን ማለት ነው። ደግሞ በመንፈሳዊ መንገድ ደግሞ ስናየው መብራቅ እንግዲህ የተለያዩ እሁዳ የተለያዩ መንፈሳዊ ይዘቶች ወይም ደግሞ ትርጉሞች አሉት ማለት ነው። እንግዲህ መብረቅ የፈጠረው በፈጣሪ ፍቃድ ነው ወይም ደግሞ የተለያዩ አጋንንትን የተለያዩ ሰይጣናትን ለማጥፋት ነው ይባላል ማለት ነው። ስለዚህ ያንን ነገር ለማጥፋት ያንን ነገር ወይም ሰይጣንን ለመምታት የታቀደ መብረቅ ይወርዳል ማለት ነው። ስለዚህ ያ መብረቅ ሰዎችን ለመጉዳት ሳይሆን ሰዎችን ለመምታት ሳይሆን የታሰበው ሰይጣንን ለመጉዳት ወይም ደግሞ ሰይጣንን ለማባረር ሰይጣንን ማራቅ የሚጠቀምበት የፈጣሪ መቅሰፍት ወይም ደግሞ የፈጣሪ መሳሪያ ነው ማለት ነው። ስለዚህ ያ መብረቅ ብዙ ጊዜ የሚጠቀመው ሰይጣናትን ለማስወገድ ነው ማለት ነው። ስለዚህ ፈጣሪ በዝናብ አማካኝነት ወደ ምድር ይልከዋል ያንን ደግሞ በመጠቀም እንግዲህ ሰይጣንትን ያባርረዋል ማለት ነው። እንግዲህ መብረቅን የወደቀበት ቦታ ብንቆፍር ወርቅ እናገኛለን። እንግዲህ መብረቅ ወርቅ ነው ወርቅ ደግሞ ለብዙ ማዕድናት አንዱ ነው። ስለዚህ ያ ማዕድን እንግዲህ አውጥተን ብንሸጠው ወይም ደግሞ ያንን መብረቅ የወደቀበትን ቦታ ቆፍረን ብናየው እንግዲህ መብረቅ የወደቀበት ቦታ ወርቅ እናገኛለን ያን ወርቅ እንግዲህ ብን ብን ብንሸጠውና ብንለውጠው ወይም ደግሞ ብን ካገኘነው ያን በጣም ተጠቃሚና በጣም ሀብታም ያደርገናል ማለት ነው። ስለዚህ በጣም ውድ ንጥረ ነገር ስለሆነ ወይም ደግሞ ውድ ማዕድን ስለሆነ ያንን ነገር መብረቅ ወደቀበት ቦታ ቆፍረን ብናወጣው በጣም ተጠቃሚ እንሆናለን ማለት ነው። ስለዚህ መብረቅ በጣም ጥሩ ነገር የሆነ በፈጣሪ ዘንድ ለሰይጣናትን ለማስወገጃ የሚጠቀም በውስጡ ወርቅን ያዘ ወርቅን ብናወጣበት ወይም ደግሞ ወርቅ ማዕድኖችን ያዘን ማለት ነው። ስለዚህ መብረቅ ብዙ ጥቅሞች ያሉት ብዙ ጉዳቶችን የሚያደርስ እንግዲህ አንድ ነገር ነው ብዬ አስባለሁ ማለት ነው

እሺ ክላውድ ማከመቻ ትጠቀማለህ የሚል ጥየቄ ነው። የደረሰኝ እንግዲህ ክላውድ ማከማቻ ማለት ምን ማለት ነው? የክላውድ ማከማቻ ለምን ይጠቅማል? የክላውድ ማከመቻ ምን ጥቅሞች አሉት? የተለያዩ ጥቅሞችን የተለያዩ ጉዳቶችን እያነሳን እንግዲህ ለመዘርዘር ወይም ደግሞ ለመግለጽ እንሞክራለን። እንግዲህ የክላውድ ማከማማከማቻ ወይም ማለት ደግሞ የክላውድ ማከማቻ ምንድነው? ጥቅሙ ክላውድ ማካመቻ የት ይገኛል? የሚሉትን እንግዲህ ለማየት እንሞክራለን። እንግዲህ የክላውድ ማከማቻ ማለት እንግዲህ የተለያዩ ፎቶዎችን ሆነ የተለያዩ ቪዲዮዎችን የተለያዩ ሀሳቦችን በተለያየ መልኩ በተለያየ ሁኔታ አይልና አስቀምጥበት የምንችለው ልናስቀምጥበት የምንችለው አንድ መንገድ ነው ማለት ነው። እንግዲህ የክላውድስ ማስቀመጫ የሚባለው የተለያዩ ሀሳቦችን የተለያዩ ጉዳዮችን አንስተን የምንወያይበት የተለያዩ ጉዳዮችን አንስተን የምንነጋገርበት አንዱ መንገድ ወይም ደግሞ አንዱ ማሰልጠኛ ወይም ደግሞ አንዱ ሀሳብ የክላውድስን ማስቀመጫ በመባል ይታወቃል ማለት ነው። እንግዲህ እነዚህ ማስቀመጫዎች የተለያዩ ጥቅሞች ሊኖሯቻው ይገባል የተለያዩ ጥቅሞች ሊኖሯቸው ይችላልእነዛን ጥቅሞችን የምናገኝበት እነዛን ጥቅሞችን። የምናስረዳበት ወይም ደግሞ ፎቶዎችን የምናስቀምጥበት ቪዲዮዎችን የምናስቀምጥበት ከላይ የተለያየ ቦታ ወይም ደግሞ ስልካችንም ሊሰበር ይችላል ስልካችን ሊጠፋ ይችላል ስልካችን ሲጎዳ እንግዲህ በዛን ጊዜ የተለያዩ መረጃዎች አብረው እንዳይጠፉ የተለያዩ መረጃዎች አንዳይሆኑምብን የተለያዩ መረጃዎች እንዳይከሽፉብን እንግዲህ የክላውድስ ማስቅማከማቻ እንጠቀማለን ማለት ነው። ስለዚህ የክላውድስ ማክማከማቻን ትጠቀማለህ ወይ ለሚለው ጥያቄ አዎ እጠቀማለሁ። ምክንያቱም የተለያዩ ፎቶዎች ሊሆኑ ይችላሉ የተለያዩ መረጃዎችን እንዳይጠፉብን ወይም ደግሞ እንዳይበላሹብን እንግዲህ የተለያዩ በተለያየ ጊዜ በተለያየ ሁኔታ እንግዲህ እነዛን ነገሮች ለመጠበቅ ስንፈልግ ወይም ደግሞ እነዛን ነገሮች ለማቆም ወይም ደግሞ ለመጠበቅ ስንፈልግ እንግዲህ የክላውድስ ማስቀመጫን እንጠቅማለን ማለት ነው። እንግዲህ ከላውስት መልኩ መቻል ምንድነው? ጥቅም የሚባል የተለያዩ ፎቶዎችን ቪዲዮዎችን የተለያዩ ሙዚቃዎችን የተለያዩ የምንወዳቸውን ነገሮች እንግዲህ የተለያዩ መረጃዎችን እዛ ላይ በማስቀመጥ እዛ ላይ በማከማቸት እንግዲህ የተለያዩ በተለያየ ጊዜ ስልካችን ሊሰረቅ ይችላል። የተለያዩ መረጃዎች ሊጠፉብን ይችላሉ። ስልካችን ሊሰበር ሊወድም ይችላል። በዛን ጊዜ እንግዲህ እነዛን ነገሮች እንዳናጣቸው እነዛን ነገሮች አብረው እንዳይጠፉ እንዳይወድሙ አብረው እንዳይቃጠሉ አብረው እንዳይጠፉብን እንግዲህ ለማስቀረት ወይም ደግሞ በሌላ ጊዜ ስንፈልጋቸው ለማግኘት ስንፈልጋቸው ለመገልገል እንዲመችን የምናደርግበት አንዱ መንገድ ነው ማለት ነው። ስለዚህ ይሄ ክላውድስ ማከመቻ ትጠቀማለህ ወይ? ለሚለው ጥያቄ አዎ እጠቀማለሁ። ምክንያቱም የተለያዩ ጥቅሞች ስላሉት እንግዲህ አንዱ ማህበራዊ ሚዲያ ወይም ደግሞ በዘመናዊ መንገድ መልኩ የመጣ አንድ ሚዲያ ነው። እንግዲህ ይሄ ሚዲያ ብዙ ጥቅሞችን ይሰጠናል ማለት ነው። የተለያዩ ሀሳቦችን በማስቀመጥ የተለያዩ ሁኔታዎችን በማከማቸት የተለያዩ ነገሮችን በመደባለቅ እንግዲህ የተለያዩ ነገሮችን የሚሰጠን የተለያዩ ሀሳቦችን የምናስቀምጥበት የተለያዩ ጥቅሞችን የምናገኝበት የተለያዩ ነገሮችን የምንሰራለበት የምናወጣበት የምናወርድበት እንግዲህ አንዱ መንገድ ነው ማለት ነው። ስለዚህ የክላውድስ ማከማቻን ትጠቀማለህ ወይ? ለሚለው ጥያቄ አዎን እጠቀማለሁ። ምክንያቱም ብዙ ጥቅሞች ስላሉት ከነዛ አምስት እንግዲህ አንደኛው የተለያዩ ፎቶዎችን ቪዲዮዎችን የምናስቀምጥበት የተለያዩ ነገሮችን የምንረዳበት የምናስቀምጥበት እንግዲህ አንዱ መንገድ ስለሆነ ማለት ነው። እንግዲህ ይሄንን ስናደርግ የተለያዩ ጥቅሞችን እናገኝበታለን። ግን እዛም ውስጥ እንግዲህ ምን እናገኝበታለን ይባል እንግዲህ በተለያዩ ፎቶዎችን የምናስቀምጥበት ለተለያየ ጊዜ ስንፈልጋቸው የምንጠቀምበት እነዛን ነገሮች ለመጠቀም እነዛን ነገሮች ለማቆም እነዛን ነገሮች ለመጠበቅ እንግዲህ የተለያዩ ሀሳቦችን የምናስረዳበት ሀሳቦችን የምንገልጽበት ሀሳቦችን የምናስቀምጥበት እንግዲህ አንዱ መንገድ ማለት ነው። ስለዚህ ሀሳቦችን በስርዓት ለማስቀመጥ ሀሳቦችን በስርዓት ለመያዝ ሀሳቦችን በስርዓት ለመሸፈን እንግዲህ እዛ ላይ በማስቀመጥ እዛ ላይ በማድረግ እንግዲህ የተለያዩ ሀሳቦችን ነገሮችን እንግዲህ ማስቀመጥ እንችላለን ማለት ነው። ስለዚህ ሀሳቦችን በስርዓት ቪዲዮዎችን የተለያዩ መረጃዎችን በስርዓት ለማስቀመጥ እንግዲህ የምንጠቀምበት አንዱ መንገድ ነው ማለት ነው። ስለዚህ ክላውድስ ማስቀመጫን ትቅትጠቀማለህ ለሚለው ጥያቄ? አዎ እጠቀማለሁ። ምክንያቱም እነዚህን መጠቀሚያ ብዙ ጥቅሞችን ላገኝ ስለምችል ማለት ነው። ስለዚህ የተለያዩ ጥቅሞችን ለማግኘት የተለያዩ ሀሳቦችን ለማግኘት የተለያዩ ነገሮችን ለማግኘት እንግዲህ የክላውድስ ማስቀመጫዎችን ወይም ደግሞ የክላውድስ ማካማቻዎችን እጠቅማለሁ ማለት ነው። እንግዲህ እነዚህን ስጠቀም የተለያዩ ጉዳዮች ሊኖሩ ይችላሉ። የተለያዩ ሀሳቦች ሊነሱ ይችላሉ። እንግዲህ እነዛን ሀሳቦች በመተው እነዛን ሀሳቦች በመሰረዝ እንግዲህ ትችቶች ሊኖሩ ይችላሉ ትችቶች ሊነሱ ይችላሉ እንግዲህ እነዛን ትችቶች በመተው እነዛን ትችቶች በማስቀረት እንግዲህ የክላውድስ ማስቀማቻን ልጠቀም እችላለሁ ማለት ነው። ስለዚህ የክላውድስ ማስቀመጫ መጠቀም ብዙ ጥቅሞች አሉት። እነዛን ጥቅሞች ለማግኘት ስር እነዛን ጥቅሞች ለማግኘት ስል እንግዲህ የተለያዩ ነገሮችን እጠቀማለሁ ማለት ነው። ስለዚህ የክላውድስ ማስቀመጫዎችን እጠቀማለህ ወይ ለሚለው ጥያቄ? አዎ እጠቀማለሁ። በሚለው

አውቶብስ ማለት ደግሞ በጣም በብዛት በአገራችን ውስጥ የሚገኝ አውቶቢስ ማለት በብዛት በአገራችን ውስጥ የሚገኝ ለመጓጓዣነት የምንጠቀመው ነገር ነው ማለት ነው። እንግዲህ በድሮ ጊዜ የምንጠቀመው ምንድነው? ቢባል ጋሪ ወይም ደግሞ በእግራችን እንጓዝ ነበር በእግራችን ስንጓዝ ይደክመናል በእግራችን ስንጓዝ ያልበናል በእግራችን ስንጓዝ ብዙ ርቀትን ለመጓዝ ይደክመናል ማለት ነው። ስለዚህ ያንን ነገር ለመቅረፍ ያንን ነገር ለማስቀረጥ ያንን ነገር ለማዘመን ሲፈለግ እንግዲህ ከዛ በመቀጠል በእግራች ከመጓዝ ይልቅ በአህያ በበቅሎ ብንጓዝ ይሻላል ብሎ የሰው ልጅ እንግዲህ በቅሎወቼን አህያዎችን መጠቀም ጀመረ ማለት ነው። እንግዲህ አህያዎችን ሲጠቀም አህዮችን ሲጠቀም አህዮችን ይደክማሉ አህዮችን ጉልበት ያጥራቸዋል ስለዚህ ለተወሰነ ከሰዎች ቢሻሉም ለተወሰነ ጊዜ እየሄዱና እንግዲህ ይደክማሉ ማለት ነው። ምግብ ያስፈልጋቸዋል እነሱም እንስሳ ስለሆ ስለሆኑ የተለያዩ ምግቦችን የተማገቡ ይኖራሉ ማለት ነው። ስለዚህ ይደክማሉ የተለያዩ ብዙ ከባባድ እቃውችን ነው አይሸከምሉንም ማለት ነው። ከዛ በተጨማሪ ጋሪዮችን አመጣን እንግዲህ ጋሪዮች ከሁለት ጉምያ ያላቸው ነገር ግን በፈረስ የሚሳቡናቸው እነዛን እንግዲህ አመጣን። ከዛ በተጨማሪ ያንን ሂሳብን በዛም እቃዎችን እያጓጓዝን ከፈረሶች በተሻለ መጠን ይወስድልናል። ነገር ግን አሁንም በቂ አይደለም። ምክንያቱም የፊት እግሩ እንግዲህ ፈረስ ወይም በቅሎ አህያ ስለሚሆን ማለት ነው። ስለዚህ አሁንም በቂ ስላልሆነ ቴክኖሎጂ ያደገ ሲሄድ እንግዲህ አውቶቢሶች መኪናዎች እንግዲህ የተለያዩ አውሮፕላኖች ተሰሩ ማለት ነው። እንግዲህ አውቶቢሶችን ለማየት እንሞክራለን አውቶቢስ እንግዲህ ሰዎችን መጓጓዣነት የሚጠቀም ብዙ እቃዎችን መሸከም የሚችል ብዙ ሰዎችን ተሸክሞ መሄድ የሚችል ብዙ ነገሮችን ተሸክሞ እቃዎችንን ሰዎችንም ሊሄድ የሚችል እንግዲህ ያ አውቶቢስ እንለዋለን ማለት ነው። እንግዲህ አውቶቢስ ከሀገር ሀገር ያቆራረጠ የሚሄድ ሀገር ከሰፈራ ሰፈር ከከተማ ከተማ የሚሄድ እንግዲህ ሰዎችን የሚያመላልስ ሰዎችን የሚያጓጉዛ አንድ ነገር ነው ማለት ነው። ስለዚህ ያ የአውቶቢስ ይባላል ማለት ነው። እንግዲህ ያን አውቶቢስ ለብዙ ነገር እንጠቀምበታለን አንደኛ እቃችንን ለማጓጓዝ እንጠቀምበታለን ሁለተኛ እንግዲህ የተለያዩ እቃዎች አሉ የተለያዩ ወንበሮች ሊሆኑ ይችላሉ ሶፋዎች የተለያዩ ጠረጴዛዎችን ሊሆን ይችላል። የተለያዩ ብዙ እቃዎች በቃ ለቤት እቃ የምንቀልቅልባቸውን ሁሉ ምርቶችንም ሆነ አዝርቶችንም እንግዲህ የተለያየው አትክልቶችን ምን እንጠቀምባቸው የምንችለው እነዛንም የማጓጓዝ አቅም አለው። ነገር ግን ይሄ አውቶቢስ እንግዲህ የሚያጓጉዘው ሰዎችን በብዛት ሰዎችን ያጓጉዛል ሰዎችን እንግዲህ ከቦታ ቦታ ለመንቀሳቀስ ሲፈልጉ ከተለያየ ከተማ ወደ ተለያየ ከተማ ለማሄድ ሲፈልጉ እንግዲህ በአውቶቢስ ተሳፍረው ትንሽ በር በመክፈል እንግዲህ ይጓዛሉ ማለት ነው። ስለዚህ አውቶቢስ የሚያገለግለው የተለያዩ ሰዎችን ከተለያዩ ቦታዎች ለማጓጓዝ የተለያዩ ሰዎችን ከተለያዩ ቦታዎች ለማጓጓዝ ይጠቅማል ማለት ነው። እንግዲህ አውቶቢስ ሌላ ጥቅሙ ምንድነው? ቢባል እንግዲህ አውቶቢስ የተለያዩ ሰዎችን በማጓጓዝ የተለያዩ ገንዘቦችን መስራት ይችላል። እንግዲህ አውቶቢውስ ጥቅሙ ምንድነው? ቢባል የተለያዩ ሰዎችን በማጓጓዝ የተለያዩ ሰዎችን በማጓጓዝ እንግዲህ የተለያዩ ገንዘቦችን መስራት ይችላል ማለት ነው። ስለዚህ ለሰዎች የገቢ ምንጭ ሊሆን የሚችል ወይም ደግሞ ሰዎችን ከቦታ ቦታ በማጓጓዝ ብሮችን መሰብሰብ የሚችል ወይም ደግሞ ብርን ማከማቸት የሚችል እንግዲህ አንድ ነገር ነው ማለት ነው። ስለዚህ አውቶቢሶች ጥቅማቸው ናቸው ገንዘብ ለመስራት ወይም ደግሞ ለሰዎች የስራ ድል ለመፍጠር ወይም ደግሞ ለሰዎች ስራን ለማቅለል የምንጠቀምባቸው ነገሮች ናቸው ማለት ነው። ነገር ግን በሰዎች አቅም ቢሆን ከአንድ ሀገር ወደ አንድ ሀገር ለመሄድ አስራ አምስት ቀን አስር ቀን ይፈጃል ማለት ነው። ነገር ግን በአውቶቢስ ከሆነ በሰአታት ውስጥ የምንደርስበት ነው ማለት ነው። ስለዚህ ሰዓትን ለመቆጠብ ሰዓትን ነገሮችን ቀልጣፋ ለማድረግ የምንጠቀምበት እንግዲህ አንዱ እና ዋናው መንገድ አውቶቢስ መጠቀም ነው ማለት ነው። እንግዲህ ከስራ ቦታችን ላይ ለመሄድ ወይም ደግሞ በስራችን ቶሎ ለመድረስ ወይም ደግሞ ሰአታችንን በአግባቡ ለመጠቀም የምንጠቀምበት እንግዲህ አውቶቢስ ይባላል ማለት ነው። ስለዚህ አውቶቢሶችን በመጠቀም አውቶቢሶችን በመገልገል እንግዲህ የተለያዩ ነገሮችን ማቀላጥፍ ሰአታችንን መጠበቅ የተለያዩ አዎ የተለያዩ ነገሮችን መጠቀም እንችላለን። አላውቅም ስለዚህ አውቶቡስን መጠቀም በጣም ደስ የሚልና በጣም ፈጣንነትን ያለው በጣም ሊያፈጥነን የሚችል ወደ ፈለግነው ቦታ በጊዜ ሊወስደን የሚችል እንግዲህ አንድ ነገር ነው ማለት ነው። ስለዚህ አውቶቡሶችን መጠቀም ያስፈልጋል አውቶቢቶችን መጠቀም ብዙ ጥቅሞችን ይሰጥናል። አንደኛ ቶሎ እንድንደርስ ያሰብንበት ቦታ ላይ ቶሎ እንድንደርስ ሰአታችንን ይቆጥብልናል ስለዚህ ቶሎ እንድንደርስ ያደርገናል። ሁለተኛ የተለያዩ ገንዘቦችን መስራት የምንችልበት አውቶቢሶችን ገዝተን የተለያዩ ሰዎችን በማጓጓዝ እንግዲህ የተለያዩ ገንዘቦችን መስራት እምንችልበት የስራ እድል የምንፈጥርበት እንግዲህ አንዱና ዋናው መንገድ ነው ማለት ነው። ስለዚህ አውቶቢስ የሚለው ቃል ለብዙ ነገር ነው የምጠቀመው

አይሾ ሆስፒታል ማለት እንግዲህ በብዙ ነገሮች በብዙ ጊዜያት በብዙ ሁኔታ እንግዲህ ምንጠቀምበት ማለትም ሲያመን ሊሆን ይችላል ሲያመን ሊሆን ይችላል። በተለያየ ጊዜ እንግዲህ ሆስፒታልን እንጠቀምበታለን በተለያየ ጊዜ በተለያየ ሁነታ በተለያየ አጋጣሚ እንግዲህ ሆስፒታሎችን እንጠቀማለን። እነዛን ሆስፒታሎች እንግዲህ ለምንድነው የምንጠቀማቸው? ቢባል እንግዲህ ሆስፒታሎችን ለብዙ ነገር እንጠቀምባቸዋለን ሆስፒታሎችን ለተለያዩ ነገሮች እንጠቀምባቸዋለን ሆስፒታሎችን በተለይ በተለይ ጊዜ እንጠቀምባቸዋለን ማለት ነው። እንግዲህ ሆስፒታሎችን ስንጠቀም ሆስፒታሎችን ስና ስንጠቀም እንግዲህ ብዙ ጥቅሞችን ልናገኝ እንችላለን ማለት ነው። ከ እነዛም ውስጥ እንግዲህ ሆስፒታሎችን መጠቀም ምንድነው ጥቅማቸው ብለን ብናይ እንግዲህ? ሆስፒታሎችን መጠቀማችን እንግዲህ የተለያዩ ጥቅሞች ሊኖር ይችላል። የተለያዩ ጥቅሞችን ለማግኘት የተለያዩ ለምሳሌ እንግዲህ ህመም ሲሰማን ህመም ሲያማን ወይም ደግሞ በሽታ ሲይዛን እንግዲህ ሆስፒታሎችን እንጠቀማለን ማለት ነው። እንግዲህ የተለያዩ በሽተኞች የተለያዩ ህመምተኞች እንግዲህ ሊታከሙበት የሚችሉ ወይም ደግሞ ጤናን ሊያገኙበት እሚችሉ ወይም ደግሞ ዶክተሮች የተማሩ ሀኪሞች የሚገኙበት እንግዲህ ሆስፒታል ይባላል ማለት ነው። እንግዲህ ያን ሆስፒታል የምንጠቀመው የተለያዩ በሽታወች ሲይዙን የተለያዩ ህመሞች ሲይዙን የተለያየው ችግሮች ሲፈጠሩብን እንግዲህ እኛ ከእነዛ ችግሮች ለመዳን ከበሽታችን ለመዳን ከህመማችን ለመዳን የምንታከምበት የምንድንበት የተለያዩ የመድሃኒት የሚገኙበት የተለያዩ መርፌዎች የሚገኙበት የተለያዩ ዶክተሮች የሚገኙበት ያ ቦታ እንግዲህ ሆስፒታል ይባላል ማለት ነው። እንግዲህ ሆስፒታል መባሉ የመንግስት ስለሆነ ነው የመንግስት ሆስፒታል ይባላል ማለት ነው። እንግዲህ የመንግስት ሲሆን ሆስፒታል ይባላል የግል ሲሆን ደግሞ ክልኒክ ይባላል ማለት ነው። ደግሞ ጤና ጣቢያ እና ሀኪም ቤት ወንበር ይለያል ማለት ነው። እንግዲህ የተለያዩ ነገሮች አሉ እነዛ ላይ እንግዲህ ብዙ ነገሮችን ማለት እንችላለን። ሆስፒታል እንግዲህ በጣም ብዙ ሰዎች ሊታከሙበት እሚችሉ ቦታ ነው። እንግዲህ የተለያዩ በሽታዎች ሊኖሩ ይችላሉ ለምሳሌ ወባ ሊሆን ይችላል የተለያዩ ታይፎድ ታይፈስ የሚባሉ የተለያዩ በሽቶች አሉ እነዛን በሽታዎች የምንታከሙበት እነዛን በሽታዎች ለመዳን የምንጥርበት ቦታ ነው ማለት ነው። እንግዲህ ሆስፒታል ስንሄድ ምን ያስፈልጋል የሚለውን ስናይ? እንግዲህ የተለያዩ መጀመሪያ ገንዘብ ያስፈልጋል ገንዘብ ከሌለ ሀኪም ህክም የለም። ስለዚህ የተለያዩ ገንዘቦችን ይዘን መሄድ ይጠበቅብናል ማለት ነው። እንግዲህ ለመታከም ገንዘብ ያስፈልጋል የተለያዩ መድሃኒቶችን ለመግዛት የተለያዩ መርፌዎችን ለመግዛት የተለያዩ ነገሮችን ለመግዛት እንግዲህ መርፌ ያስፈልጋል ማለት ነው። በገንዘብ ያስፈልጋል ገንዘብ ያስፈልገናል ማለት ነው። ስለዚህ ሆስፒታል ስንሆድ ገንዘብ ይዘን መሄድ ይጠበቅብናል። ከዛ በተጨማሪ ደግሞ ሆስፒታል ስንሄድ ደግሞ ምን ያስፈልገናል ቢባል? እንግዲህ የተለያዩ ምግቦችን ይዘን ልንሄድ ያስፈልጋል። የታመሙ ሰዎች ስላሉ እነዛን ለመጠየቅ የታመሙ ሰዎችን ለመጎብኘት እነዛን ሰዎች ለመጎብኘት የተለያዩ መዳሃኒቶችን የሚወስዱ ሰዎች ስላሉ እነዛን ሰዎች እንግዲህ ምግብ ያስፈልጋቸዋል መድሃኒት ምግብ ያስፈልገዋል። ይሄ መድሃኒት የሚዋጡ በምግብ ነው እና እነዛን ምግቦችን እነዛን ምግቦችን እየተመገቡ እንዲህ መድሃኒት እንዲወስዱ ወይም ደግሞ ከጤና ወደ ጤናቸው እንዲመለሱ እንዲያገግሙ ለማድረግ እንግዲህ የተለያዩ ምግቦቼን ይዘን ልንሄድ ያስፈልጋል ማለት ነው። ስለዚህ ሆስፒታል ስንሄድ ምግቦችን መውሰድ ያስፈልገናል ማለት ነው። እንግዲህ ሆስፒታል ማለት በጣም ትልቅ የሆነ የተለያዩ የመንግስት ሰራተኞች የሚገኙበት ማለትም ጤና ባለሙያዎች የሚገኙበት ነርሶች የሚገኙበት ናቸው ማለት ነው። ስለዚህ እዛ ውስጥ እንግዲህ የተለያዩ ብዙ ነገሮች ይኖራሉ መድኃኒቶች ይኖራሉ የተለያዩ ላብራቶሪዎች ይኖራሉ ማሽኖች ይኖራሉ። እነዛን እንግዲህ የተለያዩ ሰዎች ጥርሳቸውን ለመታከም ሊሆን ይችላል። አይናቸውን ለመታከም ወድቀው ሊሆን ይችላል እግራቸው ተሰብሮ ሊሆን ይችላል። እነዛን የምታካሙበት እንግዲህ መዳኒቶችን እሚያገኙበት የተለያዩ መርፌዎችን የሚወጉበት ቦታ እንግዲህ ሆስፒታል ይባላል ማለት ነው። እንግዲህ ሆስፒታል ብዙ ጥቅሞች አሉት። ለማህበረሰባችን እንግዲህ ጤናችንን የምንጠብቅበት ጤናችንን የምንከባከብበት እንግዲህ አንዱ መንገድ ሆስፒታል ነው። ሆስፒታል እንግዲህ ያ ጠቅሞች አሉት ማለት ነው። ስለዚህ ሆስፒታል በመግባት ሆስፒታል በመሆን እንግዲህ እነዛን ጥቅሞች እነዛን ነገሮች ማግኘት እንችላለን ማለት ነው። ስለዚህ ሆስፒታል የምንሄድ ከሆነ የተለያዩ ነገሮችን እናገኝበት ወይም ደግሞ ጤናችንን የምንመልስበት አንዱ መንገድ ወይም ደግሞ አንዱ ሁኔታ ነው ማለት ነው። ስለዚህ ሆስፒታል በመሄድ ጤናችንን ለመጠበቅ ወይም ደግሞ ስለ ጤና ለመማር ወይም ደግሞ ሰውችን ለማከም ልንሄድ እንችላለን። እንደዛ በማድረግ እንግዲህ ልንጠቀምበት የምንችለው አንዱ መንገድ ነው ማለት ነው። ስለዚህ ጤናችን በመጠበቅ ወይም ደግሞ ጤናችንን በመጠበቅ የተለያዩ ሀሳቦችን የተለያዩ ነገሮችን የተለያዩ ሁኔታዎችን ለመሆን ለመዋሰን እንጠቀምበታለን ማለት ነው። ስለዚህ ሆስፒታል የሚለው ቃል ለብዙ ነገር የምንጠቀምበት ለብዙ ሁኔታ የምንጠቀምበት ነገር ነው ማለት ነው። ስለዚህ እንደዛ